እኔ ብዙውን ጊዜ የምጽፈው በብእር ነው። ልጅ እያለው ማለትም የአንደኛና ሁለተኛ ደረጃ ተማሪ እያለሁ እርሳስን እጠቀም ደንበር ይህ ደግሞ የሚረዳኝ ከተሳሳትኩኝ በቀላሉ ለማጥፋትና በድጋሜ ለመጻፍ ነው። አሁን ላይ የምጠቀመው ብእር ነው። የተለያዩ አይነት ስም ያላቸው ብእሮችን እጠቀማለሁ ስጽፍም ቀስ ብዬ ስለምጽፍ ጽሁፉን ያሳምርልኛል

ዜናውን የማገኘው ብዙ ጊዜ ከብሄራዊ የቴሌቪዥን ጣቢያ ነው። ከዚህ በተጨማሪ ደግሞ አንዳንድ ጊዜ ሬድዮ እከታተላለሁ። ከተጨማሪ ደግሞ ቴሌግራም ላይ ዜናዎችን እከታተላለሁ። ብዙ ጊዜ ግን ዜናውን የማገኘው ከቴሌቪዥን ጣቢያ ላይ ነው ወይም ደግሞ መረጃ እሚያቀርቡት በተለያየ ሰዓት ላይ የሚቀርቡ ዜናዎችን እማየው። ከቴሌቪዥን ሲሆን ከሬዲዮ ከቴሌግራም እንዲሁም ደግሞ ከጋዜጣ ላይም አገኛለሁ።

ኮፍያ ማድረግ አልወድም ምክንያቱም እኔ የምኖርበት አካባቢ ሙቀት ስለሆነ በዚህ ላይ ደግሞ ሴት ስለሆንኩኝ ፀጉሬን እንደ ልቤ ለማስያዝ አይመቸኝም። ነገር ግን አንዳንድ ጊዜ ለስራ ጉዳይ ከአዲስ አበባ በምወጣበት ጊዜና ፀሀይ ያለበት ቦታ በምሆን ጊዜ ለአይኔና ለፊቴ ስል ቀለል ያለ ኮፍያ አደርጋለሁ። እንዲሁም ደግሞ ፎቶ ለመነሳት ወይም ደግሞ እንዲያምርብኝ ከምለብሰው ልብስ ጋር ተመሳሳይ እንዲሆንልኝ ካሰብኩኝ አንዳንድ ጊዜ ኮፍያ አደርጋለሁ። ከዛ ውጪ ግን ኮፍያ ተጠቃሚ አይደለሁም። ሰዎች አድርገው ሲሄዱ ሳይ ደስ ይለኛል። ግን ረጅም ፀጉር ላለው ወይም ደግሞ ፀጉሩ ብዛት ላለው ሰው ኮፍያ ማድረግ ብዙ ምቾት የሚሰጥ አይመስለኝም። ለዛ ብዬ እኔ ኮፍያ አላደርግም። ነገር ግን ለመስክ ስራ ማለትም ደግሞ ለስራ ጉዳይ እስከ ሶስት መቶ ኪሎ ሜትር ከአዲስ አበባ ስለምወጣ እዛ በሚሄድበት ጊዜ ያንን ኮፍያ እጠቀማለሁ።

እኔ የምኖረው በጣም ትልቅ ቤተሰብ ውስጥ ነው እናቴ አባቴ ወንድም እህቶቼ እንዲሁም ደግሞ የልጅ ልጆች አሉ ቤተሰባችን ደስተኛና ተሳስቦ የሚኖር ነው። ወንድሞቼ የኔ ታላላቆች ናቸው። ታናሽም አለኝ። እህቶቼም እንደዛው ታላቅና ታናሽ አለኝ። አባትና እናቴ ለረጅም ጊዜ በትዳር ኖሯል በትዳርም እኛን አፍርተዋል። በኑሯቸው ብዙ ፈተናዎችን ውጣ ውረዶችን ቢያሳልፉም እንኳን አሁን ላይ ደስተኛና ጤናማ ኑሮን እየኖሩ ይገኛሉ። በልጆቻቸውም ደስተኛ ናቸው። ልጆቻቸው አሁን ሁሉም ደርሰው ቁም ነገር ላይ በቅተውላቸዋል። እነሱን ሲያዩ ደስ ይላቸዋል። አሁን ላይ የጋብቻ በዓላቸውን ለማክበር ያስባሉ። ልጆቹም የተለያየ እድገት ደረጃ ላይ የሚገኙ ሲሆን ያገቡ የወለዱ እንዲሁም የተለያዩ ስራ ላይ ይገኛሉ። ልጆቻቸውም ትምህርት ቤት ገብተው በመማር ላይ የሚገኙ ሲሆን በዚሁም አያቶቻቸው ደስተኛና ጤናማ እንዲሆኑ ረድቷቸዋል

ትንኞች በአካባቢዬ የሉም። ነገር ግን ክረምት ወጥቶ የበጋው ወቅት በሚመጣ ሰዓት እንዲሁም ደግሞ ቆሻሻ አካባቢው ላይ ሲኖርና ፀሀይ በደንብ ሲመታው አልፎ አልፎ ትንኞች ይመጣሉ ታዲያ እነዚህ ትንኞች ወደ እኛ እንዳይመጡ እኛ በባህላዊ መንገድ የምንከላከልበት ዘዴ አለን ለምሳሌ የወይራ እንጨትን እናነዳለን፣ በዚህ ጊዜ ትንኞቹ ከአካባቢው ላይ ይርቃሉ አንዳንድ ጊዜ እነዚህ ትንኞች በኔም ሆነ በሌሎች ሰዎች ወይም ደግሞ ህፃናት አይን ውስጥ እየገቡ ያስቸግራሉ

እኔ ወደ ገበያ የምሄደው በሳምንት ሁለት ቀን ነው። ያም ደግሞ የስራ ቀኔ በሳምንት አምስት ቀን ሲሆን ቅዳሜ ቀን ስራ ስለሌለኝ ጠዋት ላይ በጠዋት ተነስቼ አትክልትና ፍራፍሬ ወደሚሸጥበት ገበያ እሄዳለሁ። በዛም በምሄድበት ሰዓት የምገዛውን የእቃ ዝርዝር ጽፌ አዘጋጃለሁ በዚያ መሰረትም ለሳምንት የሚሆነኝን አትክልት በብዛት እገዛለሁ። ከታዲያ ከዛ ውጪ ድንገት መሃል ላይ ካለቀብኝ ብቻ ነው አትክልት ሌላ ቀን የምገዛው። ስለዚህ የኔ የአትክልት ገበያ በሳምንት አንድ ቀን ቅዳሜ ነው። ከዚህ በተጨማሪ ደግሞ ሌሎች እቃዎችን የምገዛው ከመርካቶ ሲሆን እሱንም ደግሞ ሀሙስ ቀን ወይም አርብ ቀን እሄዳለሁ። እዛ ደግሞ የተለያዩ ቅመማ ቅመሞችን የቁሳቁሶች ለወጥ ቤት የሚያገለግሉ ወይም ደግሞ ለምግብ ግብአትነት የሚውሉ ጥራጥሬዎችን እገዛለሁ። ታዲያ እነሱን ስገዛ ለኔም የሚያስፈልገኝን እንደ ልብስ ጫማ የተለያየ መደረቢያ ኮቶችና የተለያዩ የቤት ውስጥ ቁሳቁሶችንም አብሬ እገዛለሁ። ለልጆቹም ቢሆን መጫወቻም ቢሆን መኪና አውሮፕላን እንደ ትራክተር ሲኖትራክ የመሳሰሉትን የመኪና እነሱ በሚጠሯቸው ስም መሰረት ፈልጌ እገዛላችኋለሁ ለሴቶቹም አሻንጉሊት አልፎ አልፎ እገዛለሁ። መርካቶ በጣም ሰፊ ገበያ ነው። ብዙ ነገር ማግኘት ይቻላል። እኔ አካባቢዬ ላይ ካለው ገበያ ይልቅ መርካቶ ላይ ብዙ ነገሮችን መግዛትና መጠቀም እችላለሁ። ዋጋውን ደግሞ ከሌላው አካባቢ አንፃር ሲታይ መጠነኛና ተመጣጣኝ ኪስን ማይጎዳ ነው። ለምሳሌ አንድን እቃ ሰፈሬ ላይ አንድ ሺህ ብር ልግዛ ካልኩኝ መርካቶ በስምንት መቶ እና ሰባት መቶ ሃምሳ ብር ማግኘት እችላለሁ። ስለዚህ መርካቶ መሄድ ያዋጣል ማለት ነው። ስለዚህ እኔ በሳምንት ሁለት ቀን የገበያ ጊዜ አለኝ። ታዲያ አንዳንድ ጊዜ ለየት ያለ ምግብ ወይም ደግሞ ለየት ያለ ነገር ቤት ውስጥ መስራት ካሰብኩ በማንኛውም የስራ ቀን ማለትም ደግሞ ከስራ ወጥቼ ወደ ቤቴ በምመጣ ጊዜ አንዳንድ ገበያ ቦታዎች ሄጄ ያንን የምፈልገውን ነገር ገዛለሁ። ለምሳሌ የዶሮ ስጋ መግዛት ካሰብኩኝ ሰፈሬ ስለማይኖር ወደ ፒያሳ ሄጄ

እኔ የምወደው ባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ ከሌሎቹ የሀገራችን ባህላዊ ምግቦች የተለየ ጥሩ ጣዕም እና ለሱም ፍቅር አለኝ። ዶሮ ወጥ በጣም እወዳለሁ። አሰራሩም ለዶሮ ወጡ ግብአትነት የሚያስፈልጉን ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ዘይት፣ በርበሬ እና ደግሞ ዶሮ ናቸው። ታዲያ ወደ አሰራሩ ስንገባ በርከት ያለ ወይም ደግሞ ከዶሮአችን ጋር የሚመጣጠን ሽንኩርት ከአንድ ኪሎ እስከ ሶስት ኪሎ የሚደርስ እንልጣለን። ከዛም በድሮ ጊዜ በእጃችን ከትፈን ነበረ ወጡን የምንሰራው። አሁን ግን ማሽን ስላለ ፈጭተን እናዘጋጃለን። ሽንኩርቱን

ሰንደል እለብሳለሁ። በተለይ ደግሞ ቤት ውስጥ በመሆን ሰዓት ሰንደልን እጠቀማለሁ። ምክንያቱም ደግሞ አየር እንዲገባና ሰውነቴን ቀዝቀዝ ያደርግልኛል። ከዚህ በተጨማሪም ደግሞ ቀን ቀን በተለይ ስራ በመሆን ሰዓት ሽፍን ጫማ ስለማደርግ እግሬን በጣም ስለሚሞቀኝና ስለሚያጨናንቀኝ እቤት እንደገባው ሰንደል ጫማ እቀይራለሁ። በዚህም ደግሞ ምቾት ይሰማኛል። ከዚህ በተጨማሪም ለልጆችም ሰንደል ጫማ ቤት ውስጥ እንዲያደርጉ እመክራለሁ። እኔም ገዝቼ እሰጣቸዋለሁ። ረጅም ጉዞ በሚሄድ ሰዓት፤ ለምሳሌ በአውቶቢስ ወደ ክፍለ ሀገር በሚሄድ ሰዓትም ሰንደል ጫማ አደርጋለሁ። ምክንያቱም ሙቀቱ በሚጨምር ሰዓት ሰውነቴን በጣም ስለሚያልበኝ ምቾት አይሰጠኝም። ነገር ግን ሰንደል ጫማ በማደርግ ሰዓት ሰውነቴ አየር ስለሚያገኝ እግሬም ስለሚፈታታ ብዙ አያጨናንቀኝም። ድሮ ላይ የሚያማምሩ ነጭና ሰማያዊ ሰንደል ጫማዎች ነበሩ። ከእህቶቼ ጋር ተመሳሳይ ይገዛልን ነበረ። እኛም እየተቀያየርን አንዳችን የአንዳችንን እያደረግን እንጫወት ነበረ። አንዳንድ ጊዜም ትምህርት ቤት በተለይ ደግሞ የማጠናከሪያ ትምህርት በሚሰጥበት ጊዜ አርገን እንሄድ ነበር። ታዲያ አንድ ጊዜ የተገዛችልኝ ዘንደል ጫማ እላያዋ ላይ አደያ አበባ ነበራት። ያቺ ደግሞ በጣም ታምርና ብዙ ሰው ከየት ነው የገዛሽው? እኛም ብንገዛ ብለው እንደጠየቁኝ አስታውሳለሁ። አሁን ላይ ቤት ውስጥ ሰንደል ጫማ በብዛት አለ። ገበያ ላይም በተለያየ ዲዛይንና ዋጋ የሚገኝ ሲሆን እኔ ከዚህ በተጨማሪ ቢሮዬ ውስጥ አንድ ሰንደል ጫማ አለኝ። ይህንንም የማደርገው ታኮና ሂል ያላቸው ጫማዎችን በማደርግበት ሰዓት እግሬን ከቆነጠጠኝ እግሬን ለማሳረፍና ለማፍታታት ስል ያንን ጫማ አውጥቼ እጠቀማለሁ። በዚህም ደግሞ እግሬ የተፈታታና ንጹህ አየር ያገኛል።

ፎቶ ማንሳት እወዳለሁ በተለይ ደግሞ ተፈጥሮንና እንስሳትን ፎቶ ማንሳት ያስደስተኛል። አበቦች ተቀጥፈው ቤት ውስጥ ከሚቀመጡ ይልቅ እዛው ባደጉበት ቦታ ላይ ፎቶ አንስቼ ለሰዎች መልካም ልደት እንኳን ደስ ያላችሁ ብዬ እላዩ ላይ ጽፌ የመላክ ልምድ አለኝ። ይህም ደግሞ አበቦች ሲቆረጡ በጣም ያሳዝኑኛል ስለዚህ እኔ በፎቶ ካነሳኋቸው በኋላ እነሱ እድገታቸውን ይቀጥላሉ ብዬ ስለማስብ ነው። ከዚህ በተጨማሪ ደግሞ በጣም የምወደው እንስሳትን ፎቶ ማንሳት ነው። በተለይ ደግሞ እንስሳት ከልጆቻቸው ጋር ሆነው ሲጫወቱ ሳይ በጣም ያስደስቱኛል። ረጅም ሰዓት ቆሜ እከታተላችኋለሁ። አንዲት ድመት ከልጇ ጋር ሆና ልጇን እየላሰች በምላሷ ስታጸዳት ያለውን ፎቶ ሳነሳ በጣም ልቤን ይማርከዋል። ሌሎችም ቢሆን የቤት እንስሳትን አህ፣ ፈረስ፣ ላም፣ በግ በተለያየ አጋጣሚ መንገድ ላይ ካገኘኋቸው ወይም ደግሞ መስክ ላይ ሳር ላይ ለምለም ሳር ላይ እየዘለሉ እየተጫወቱ ካየኋቸው እነሱንም ፎቶ አነሳቸዋለሁ። ምክንያቱም ከተፈጥሮ ጋር ያለው ምስል በጣም ልብን የሚማርክ ነው። ከዚህ በተጨማሪ ደግሞ የዳመናና የሰማዩንም ጥራት ተመልክቼ ፎቶ አነሳለሁ

በቤቴ ውስጥ ባህላዊም ሆነ ዘመናዊ ዳቦ ማብሰል እችላለሁ። ለምሳሌ ባህላዊውን ዳቦ ሳበስል በመጀመሪያ ሰፋ ያለ እቃ ውስጥ አዘጋጅና እቃ ውስጥ እርሾ፣ ስኳር እና ለብ ያለ ውሃ ጨምሬ ለትንሽ ደቂቃ በጠብጠውና ኩፍ እንዲል አስቀምጠዋለሁ። ታዲያ ይሄ ኩፍ ካለልኝ በኋላ የሚያስፈልገኝን ያህል ዱቄት ጨምሬ አቦካዋለሁ። ከዛ ላይ ደግሞ በቤት ውስጥ የሚዘጋጅ ባህላዊ የዳቦ ቅመም በማምጣት እሱንም እጨምርና አንድ ላይ አሸዋለሁ። ታዲያ እርሾ በደንብ ስለማደርግበት ዳቦ ኩፍ እያለ ይመጣል። የመጀመሪያው ኩፍ እንዳለ እጄን ውሃ አስነክቼ በደንብ አሸውና ወደ ታች እንዲመለስ አደርገዋለሁ። ሁለተኛ ኩፍ በሚል ሰዓት እኔ ዳቦ፣ ባህላዊ ዳቦ በምጋግርበት ሰዓት የኮባ ቅጠልን እጠቀማለሁ። ስለዚህ መጋገሬዬን ኮባውን አጥቤ አዘጋጅና መጋገሬዬ ላይ አነጥፈዋለሁ። ከዚያም ሊጡን በደንብ አስተካክዬ ኮባው ላይ እዘረጋዋለሁ። ታዲያ ብዙም አልጫነውም፣ ምክንያቱም እንዳይጠፈጠፍ። እንደዚህ ካደረኩ በኋላ ከላይም በዛው መልክ የታጠበውን ኮባ እሸፍንና ከታች ደግሞ እሳቱን አበረዋለሁ። በሶኬት ነው አሁን ላይ የምንጠቀመው፣ በኤሌክትሪክ ሲስተም ማለት ነው። ከዚህ ቀደም ግን በእንጨት ስለነበረ መጀመሪያ ከታች እንጨቱን አንድደን የታችኛው እንደመሰለ ገምተን ከላይ ደግሞ እሳት እናደርጋለን። አሁን ላይ ግን በኤሌክትሪክ ስለሆነ የምንጠቀመው ሁለቱንም እኩል እናበራዋለን። ለአንድ ሰዓት ያህል ነው አንድ ዳቦ የማዘጋጀው ዳቦ እንደበሰለ የማውቀው የቅጠሉ ሽታ ከሌላው ለየት ስለሚልና የማረር ስሜት ያመጣል። ይሄ ደግሞ ዳቦ ሳይሆን የሚያረው ቅጠሉ እሳቱ ጋር በሚደርስ ሰዓትና በደንብ በሚቃጠልበት ሰዓት የሚያወጣው ሽታ ነው። በዚህ መሰረት ባህላዊ ዳቦዬን አብስዬ እጠቀማለሁ።

በቤተሰባችን ውስጥ የምናከብራቸው በዓሎች በዋናነት አዲስ አመት ይህም ደግሞ መስከረም አንድ ቀን የሚከበር ሲሆን በተለምዶ እንቁጣጣሽ ይባላል። ይህ በዓል የሚከበረው በተለይ የክረምት ወቅት አልቆ ማለትም ሰኔ ሀምሌ ነሀሴ ወራቶች አልቀው ልክ መስከረም አንድ ላይ ነው። በዚህ ቀን ሴት ልጆች ባህላዊ ልብስ ለብሰው በየቤቱ እየዞሩ አበባዬ ሆይ ለምለም ባልንጀሮቼ ለምለም እያሉ ይዘምራሉ። ከበዓሉ ዋዜማ በፊት ደግሞ ችቦ ይበራል። ቤተሰብም ተሰብስቦ ቡና ዳቦ ተዘጋጅቶ አንድ ላይ እንጫወታለን። ታዲያ በዚህ ሰዓት የገንፎ ድስት ይግባ የጎመን ድስት ይውጣ ተብሎ ምርቃት ይሰጣል። ሁለተኛው በዓል ደግሞ የገና በዓል ነው። ይህ በዓል የጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው። ይህም የልደት በዓል ተብሎ ይጠራል። በዚህ እለትም ቤተሰባችን ይሰበሰባል ዶሮ ይሰራል። ዳቦ ይጋገራል እንዲሁም ደግሞ በሬ ከታረደ ቅርጫ ማለትም አንድ በሬ ሰዎች አዋጥተው ይገዙና ለስድስት ከሆነ ስድስት ቦታ ተቆራርጦ ሰዎች ያንን ስጋ ይከፋፈሉታል ማለት ነው። በዚህ መሰረት የበአሉ እለት የተለያዩ የምግብ አይነቶች ተዘጋጅተው ቤተሰብ ተሰብስቦ አንድ ላይ እንመገባለን። ሌላኛው በዓል ደግሞ ገናን ተከትሎ የሚመጣው የጥምቀት በዓል ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ከናዝሬት ወደ ዮርዳኖስ ወንዝ ወርዶ የተጠመቀበትን በዓል ለማስታወስ ነው። በዚህ እለት ደግሞ ሁላችንም የሀገር ባህል ልብስ ለብሰን በዋዜማው ታቦታትን ከማደሪያቸው አውጥተን ወደሚያርፉበት ቦታ በእልልታና በዝማሬ እንሸኛለን። በማግስቱ ጠዋትም ጸበል ከተረጨ በኋላና ቅዳሴ ከተከናወነ በኋላ ታቦታቱ ታጅበው እንደመጀመሪያው እንደዋዜማው በእልልታና በዝማሬ ወደ ማደሪያ ቦታቸው ወደ ማረፊያቸው ይገባሉ ማለት ነው። ይህ ቀንም ከሌላው ቀን ልዩ የሚያደርገው በዓላቶች የሚከበሩት የዚህን ቀን ከቤት ውጪ በአደባባይ ላይ መሆኑ ነው። ሶስተኛው በዓል ደግሞ የፋሲካ በዓል ይባላል። ይህ ደግሞ የክርስቶስን ትንሳኤ የምናከብርበት ነው። ከበዓሉ አስቀድመን ለአርባ ቀናት አጠቃላይ ደግሞ ለሃምሳ ቀናት በጾምና በጸሎት እናሳልፋለን። በዓሉ የሚውለው እሁድ ቀን ነው። አርብ እለት ደግሞ የስቅለተ እለት በዓል ይከበራል። ይህ ደግሞ የሚከበረው በምበ ስገድና በጸሎት ነው። ታዲያ የበአሉ ቀን ሰዎች ጾም ላይ ቆይተው ስለነበር የተለያዩ እርድ ይከናወናል ዶሮ ይታረዳል በግ በሬ ይታረዳል። ስጋና ቅባት ያላቸው ምግቦች በመጠኑ ተዘጋጅተው ይቀርባሉ

እኔ ከሀገር ውስጥ የተለያዩ አካባቢዎችን በስራ አጋጣሚ ተጉዤ አውቃለሁ። ከሰሜን ከደቡብ ከምስራቅና ከምዕራብ የተለያዩ አካባቢዎችን የማየት እድል አጋጥሞኛል። ለምሳሌ በስተ ሰሜን ወሎ ደሴ ኮምቦልቻ እንዲሁም ደግሞ መቀሌና አዲግራትን መመልከት ችያለሁ። ወደ ደቡብ ደግሞ አዋሳ ከዚህም በተጨማሪም ደግሞ እስከ ሞያሌ ጠረፍ ድረስ ለመሄድ ችያለሁ። ከዚህ በተጨማሪ ደግሞ ወደ ደቡብ ምዕራብ አቅጣጫ እስከ ወላይታ ሶዶ ድረስ ሄጃለሁ። በስተምስራቅም እስከ አሰላ ድረስ የመሄድ እድሉን አግኝቻለሁ። ታዲያ እነዚህን ጉዞዎች በሙሉ ያደረኩት በስራ አጋጣሚና ከስራዬ ባህሪ አንፃር ለስራ በምላክበት ጊዜ ነው። በስተሰሜንም እንዲሁ እስከ ባህር ዳር ድረስ ተጉዤ ያለውን ነገር ሰርቼ ተመልሻለሁ። ከሀገር ውጪም ቢሆን ብዙም ባልሄድም። ኬንያና ቻይና ለተከታታይ ሶስት ጊዜ ሄጄ ለትምህርት ቆይቼ ተመልሻለሁ

እኔ የምወደው የበጋ ወቅት ነው ምክንያቱም በጋ ላይ ሰማዩ ጥርት ይላል እንዲሁም ደግሞ ፀሀይ ትኖራለች አየሩም ደግሞ ነፋሻማና ለይታ የሚማርክ ይሆናል። አበቦችም በዚህ ሰዓት ስለሚፈኩና ፍራፍሬም በቀላሉ ሊያፈሩ ስለሚችሉ እጅግ በጣም ደስ ይለኛል። አንዳንድ ጊዜ ግን የክረምቱን ወቅትም እወደዋለሁ ምክንያቱም በጓሮየ ውስጥ የጓሮ አትክልቶችን እንደ ጎመን ቆስጣ ሰላጣ ጥቅል ጎመን የመሳሰሉትን ስለምዘራ እነዚህ ደግሞ የክረምት ወራት ላይ ሲዘሩ እጅግ በጣም ትርፋማና ምርታማ ስለሚሆኑ የክረምቱን ወራትም የምናፍቅበት ጊዜ አለ። የምወደው ወቅት ግን የበጋ ወቅት ነው

የስራ ልብስ አልለብስም ምክንያቱም አሁን የምሰራበት ተቋም የራሱ የቻለ የስራ ልብስ የለውም ስለዚህ በመደበኛነት የምጠቀመው። ቤት ውስጥ የማለብሳቸው ነገር ግን ለስራ ብቻ የምትጠቀማቸውን ልብሶች ነው። እነዚህም ማለት ደግሞ የስራውን አካባቢ ፕሮቶኮል የጠበቁና ለስራው የሚመጥኑ ልብሶች ማለት ነው። ብዙ ጊዜ የምጠቀመው ሸሚዝና ሱሪ ሲሆን ያም ደግሞ ለስራዬም ሆነ ለእይታ ምቾትን ይሰጠኛል። መንገድ ላይም በምሄድበት ሰዓት ያን ያህል የማይከብድና ለሰውነቴም ቀለል ያለ ልብስ ነው። ለወደፊቱ ግን የስራ የደንብ ልብስ ይኖረናል ብዬ ተስፋ አደርጋለሁ።

የአካል ብቃት እንቅስቃሴ አይደርጋለሁ ብዙም ባይሆን ጠዋት ላይ ከእንቅልፌ ስነሳ ገመድ ዘላለሁ። ከዚህ በተጨማሪም ደግሞ ወደ ስራ ሲሄድና ከስራ ስመለስ ሆን ብዬ ማለትም ፕሮግራም አድርጌ የእግር ጉዞ አደርጋለሁ ይህ ደግሞ ለጤናዬም ሆነ ለሰውነቴ ጥሩ ውጤትን ሰጥቶኛል። ከስራ በምመለስበት ሰዓት የሰርቪስ ትራንስፖርት የምጠቀም ስሆን እሱን ደግሞ ቤቴ ድረስ ስለሚያደርሰኝ በእግሬ የምጓዝበትን ሰዓት ይቀንስብኛል። ስለዚህ ቀደም ብዬ ወርጄ በእግሬ የተወሰነ መንገድ ማለትም ለአርባ ደቂቃ ያህል የእግር ጉዞ አደርጋለሁ

ከደንበኞች ጋር እሰራለሁ የስራ ባህሪዬ ከብዙ ደንበኞች ጋር የሚያገናኘኝ ሲሆን ሁሉም የተለያየ ጥያቄና እርዳታ ፈልገው ነው የሚመጡት። እኔም ህጉ በሚፈቅደው መሰረት በተቻለ መጠን ያለውን ነገር በማስረዳትና ማምጣት ያለባቸውንና እና ማሟላት የሚገባቸውን ነገር ካሟሉ በኋላ እርዳታዬን እሰጣችኋለሁ። ታዲያ ከህጉ ውጪ ምንም አይነት ስራ የማንሰራ ሲሆን ደንበኞችም በዚህ ደስተኛ ናቸው። ወደ እኔ ከመምጣታቸው በፊትም ህጉ የሚለውን ነገር ጠንቅቀው እንዲያውቁ አስረዳቸዋለሁ። በዚህም ደግሞ ደስተኛ ናቸው

አመራር ሚና አለኝ አሁን የምሰራበት ድርጅት ውስጥ እኔ የምሰራበት ክፍልን የምመራው እኔ ነው እኔ ነኝ በክፍሌ በስራዬ ማለትም ከምመራው ክፍል ውስጥም ሁለት ባለሙያዎች የሚገኙ ሲሆን እኔም የምሰጣቸውን ትእዛዝ በአግባቡ ተወጥተው ስራን ካከናወኑ በኋላ ለማጽደቅ ወደ እኔ ይልካሉ እኔም ስራው በአግባቡ መሰራቱን ካረጋገጥኩ በኋላ ለበላይ ሀላፊ ወይም ደግሞ ለኔ የቅርብ አለቃ አስተላልፋለሁ። የአመራር ሚናዬ ይሄን ያህል ሲሆን ለወደፊቱ ራሴን በችሎታም ሆነ በትምህርት አሳድጌ ከዚህ የተሻለ የአመራር ቦታ ላይ መሆን እመኛለሁ

በአካባቢዬ አነስተኛ ድልድይ አለ ይህም ደግሞ የሚያገለግለው ሰዎች ከአንዷ መንደር ወደ ሌላ መንደር ለመሻገር ነው። ድሮ ላይ ይህ ድልድይ የተሰራው ከእንጨት ነው። የእንጨት ቋሚና የእንጨት ርብራም ነበር። ታዲያ ልጆች በዛ ላይ በሚያልፉ ሰዓት በጣም ይፈሩ ነበር ወደ ታች ደግሞ ወንዝ ስላለ ድልድዩ ያስፈራል። አሁን ላይ ግን በሲሚንቶና በብረት በአግባቡ ስለተሰራ ማንኛውም ሰው ማለፍ ይችላል። ከዚህ በተጨማሪ ደግሞ መኪናም አነስተኛም ሆነ ከባድ መኪኖች በድልድዩ ላይ ያልፋሉ። ድልድዩ ይህን ታሳቢ ተደርጎ ስለተሰራ እስካሁን ምንም ጉዳት አልደረሰበትም

ሽማግሌዎችን አከብራለሁ ይህንን ደግሞ የተማርኩት ከአያቴ ነው ማንኛውም ከእኔ የሚበልጥ ሰው አገልግሎት ፍለጋ በሚመጣበት ጊዜ በተቻለኝ አቅም እሳቸው ወይም ደግሞ የመጡት አቅመ ደካማ ሽማግሌዎች ቅድሚያ እንዲያገኙ አደርጋለሁ። ለምሳሌ አንዳንድ ቦታ ላይ እቃ ለመግዛት ሰልፍ በሚኖር ሰዓት እነዚህ ሰዎች አቅመ ደካሞችና ሽማግሌዎች ከሆኑ በቅድሚያ እነሱ እንዲመጡና እነሱ እንዲስተናገዱ አደርጋለሁ። የህዝብ ትራንስፖርት አውቶቢስ ውስጥም ብሆን ሰዎች ወንበር ካጡ ጠርቼ እኔ የተቀመጥኩበት ቦታ ላይ እንዲቀመጡ በማድረግ አክብሮቴን እገልጽላቸዋለሁ

ውሃ ማምጣት አውቃለሁ ድሮ ላይ አካባቢያችን ውሃ በሚጠፋበት ሰዓት ከእኛ ሁለት ኪሎ ሜትር ላይ ራቅ ብላ የምትገኝ የተፈጥሮ የምንጭ ውሃ ነበረች። ታዲያ እቃዎቻችንን ሰብስበን ከወንድምና እህቶቼ ጋር በመሆን ወደ እዛ አካባቢ እንሄድና ውሃውን በአነስተኛ ጆግ እየቀዳን ያመጣናቸው እቃዎች ውስጥ እንሞላለን። እናም ተጋግዘን ተሸክመን ወደ ቤታችን እናመጣለን። እኔ በዛን ጊዜ ልጅ ስለነበርኩ ይህ ስራ በጣም ያዝናናኝና ያስደስተኝ ነበረ። የአካባቢው ሰው በሙሉ ተሰልፎ ከዛች የምንጭ ውሃ የተፈጥሮ የምንጭ ውሃ ውሃ ይቀዳ ነበር

የምወደው ስፖርት ሩጫ ነው። ልጅ እያለው ምን መሆን ትፈልጊያለሽ ሲባል መሆን የምፈልገው ሩጫ ወይንም ደግሞ ሯጭ መሆን ነው። እል ነበረ። ምክንያቱም በዛን ጊዜ ብዙ የኢትዮጵያ ሯጮች ወርቅና ብር ነሃስ ሜዳሊያ ለሀገራቸው ያመጡ ነበረ። እኔም ደግሞ በዛ ተነሳስቼ ሯጭ የመሆን እቅድ ነበረኝ። ታዲያ ካደኩ በኋላ ይህን ሀሳቤን ሙሉ ለሙሉ ተውኩት። ነገር ግን የሩጫ ስፖርት ውድድር በሚኖርበት ሰዓት ረዘም ላለ ሰዓት ወስጄ እቤቴም ሆንኩ ሌላ ቦታ እመለከታለሁ ውጤቶቹ እስከማስለቀስ ድረስ ያሳዝኑኝና ያስደስቱኝ ነበር

የምወደው የቀኑን ሰዓት ስድስት ሰዓት ነው ምክንያቱም ስድስት ሰዓት ላይ ረዘም ላለ ሰዓት እረፍት የማደርግበት ነው። ይህ ደግሞ የሆነው የምሳ ሰዓት እረፍቴ ነው። ምሳዬን በአጭር ሰዓት ውስጥ ከበላሁ በኋላ የራሴን ስራ ወይም ደግሞ መተኛትም ካለብኝ እተኛለሁ። ታዲያ እነዚህን ነገሮች የማደርገው ስራ ቦታ በምሆን ሰዓት ነው። ቤት ውስጥ ግን የምወደው የቀኑ ሰዓት ከምሽቱ ሁለት ሰዓት ላይ ነው። በዚህ ሰዓት ቤተሰባችን በሙሉ ተሰብስቦ ቤት ውስጥ ይሆናል። የተለያዩ ወሬዎችን እናወራለን። እራትም በአንድ ትሪ ላይ እንመገባለን። በዚህም ደግሞ ጨዋታና ቀልዶች ስለሚበዙ ደስ ይላል።

እኔ የምወደው ልብስ ቀለል ያለና ከለሩ ደግሞ ብዙም ያልደመቀ ነው ብዙ ጊዜ ነጭና ውሃ ሰማያዊ ልብሶችን መልበስ እወዳለሁ። ከታች ብዙ ጊዜ የምጠቀመው ሱሪ ሲሆን ያም ደግሞ የጨርቅ ሱሪ ነው። ምክንያቱም የጨርቅ ሱሪ ከጅንስ ሱሪ ይልቅ ምቾትና ቅለትን ይሰጠኛል። ለስራ ባህሬም ምቹና አስተማማኝ ነው። ከላይ አንዳንድ ጊዜ ሞቃታማ ኮቶችን እደርባለሁ። ይህን የማደርገው ደግሞ ብርድ በሚሆንበት ሰዓት ነው። ምክንያቱም ብርዱ ሰውነቴ ውስጥ ዘልቆ ከገባ በጣም ስለሚቀዘቅዘኝ ነው። ታዲያ የመጀመሪያ ምርጫዬ ግን ሸሚዝ በሱሪ መልበስ ነው

ማር በጣም እወዳለሁ። ድሮ ህፃን እያለሁ ማር በስኒ ወይም ደግሞ በብርጭቆ አቅርቤ በማንኪያ እመገባለሁ። አሁን ላይ ግን ብዙም እንደዛ አይነት ፍላጎት ባይኖረኝም። ማርን በውሃ በጥብጬ እላዩ ላይ አንድ ሎሜ እጨምቅበትና እጠጣለሁ። ያ ደግሞ ሰውነቴ በተለይ ደግሞ ብርድ በሚኖርበት ወይም ደግሞ ቅዝቃዜ በሚኖር ሰዓት ሙቀትን ስለሚሰጠኝ እወደዋለሁ። ከዚህ በተጨማሪ ደግሞ ንጹህ ማር ካገኘው ዳቦ ላይ ቀብቼ ለቁርሴ እጠቀማለሁ። ብዙ ጊዜ ወደ ደቡብ ኢትዮጵያ በምሄድ ሰዓት መጀመሪያ የምገዛው ማር ነው። ለኔም ለቤተሰቤም ይጠቅመኛል

አንድ ምሳሌ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባል የአማርኛ ምሳሌያዊ አነጋገር አለ። ይህ ማለት ምንድነው? የቸኮሉበት ነገር ብዙም ውጤት አያመጣም ማለት ነው። ቤቱ በችኮላ በሰንበሌት ከተሰራ በንፋስም ሆነ በዝናብ በቀላሉ ይፈርሳል ማለት ነው። ታዲያ እኛ በአማርኛ ምን ብለን ምሳሌያዊ አነጋገር እንናገራለን። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። ቤቱ ቶሎ እንዲደርስ ብሎ በሰንበሌጥ የተሰራ ቤት ማለት ነው። ሰንበሌጥ ደግሞ በቀላሉ በንፋስና በዝናብ የሚበላሽ ማለት ነው። ዘግየት ብለው ቢሰሩ ግን በጭቃና በድንጋይ ቢሰሩት ጠንካራ ቤት ይሆናል ማለት ነው

ወደ ስራ ሲሄድ የምለብሰው ልብስ ብዙ ጊዜ ሸሚዝና ሱሪ ነው ሸሚዙ ከማንኛውም ማቴሪያል የተሰራ ሲሆን ሱሪው ግን ብዙ ጊዜ የምጠቀመው የጨርቅ ሱሪ ነው። ከዚህ በተጨማሪ ደግሞ የቆዳ ጫማዎችን አደርጋለሁ። ሸሚዝ ካለበስኩኝ ግን ከላይ ሹራቦችን እለብሳለሁ ሹራቡ ጋር ደግሞ አብሮ ሊሄድ የሚችል ጅንስ ወይም ደግሞ ከካኪ የተሰራ ሱሪ እለብሳለሁ። በአሁን ጊዜ ላይ የስራ ዩኒፎርም ወይም ደግሞ የደንብ ልብስ የለንም ስለዚህ በመደበኛነት የምንጠቀመው እራሳችን ገዝተን ያዘጋጀነውን ልብስ ነው። ታዲያ እነዚህን ልብሶች ቤት ውስጥ አለብሳቸውም ለስራ ብቻ ነው

ለተለያዩ ስራዎች የሚጠቅሙኝ መተግበሪያዎችን አወርዳለሁ። ለምሳሌ ሙዚቃ የምሰማበት ወይም ደግሞ ዜና ምመለከት አልያም ከሰዎች ጋር የማወራበትን መተግበሪያ ከበይነ መረብ ላይ ፈልጌ አወርዳለሁ። በዚህም ደግሞ ብዙ ጥቅምን አግኝቻለሁ። ከዚህ በተጨማሪ ደግሞ በበይነ መረብ ላይ ትምህርቶችን በምከታተል ሰዓት መተግበሪያ የተሰራላቸው ስላሉ እነሱንም አውርጄ በቀላሉ ከስራ ሰዓት ውጪ ትምህርቶችን በስልኬ ለመከታተል አስችሎኛል። ስለዚህ የሚጠቅመኝን ነገር ማንኛውንም መተግበሪያ ከበይነ መረብ ላይ አውርጄ እጠቀማለሁ

በአንድ ጊዜ ብዙ ስራዎችን የማስተናግድበት ጊዜ አለ ይህ የሚሆነው ደግሞ ስራ በሚበዛበት ሰዓትና በተለይ ደግሞ ሰዎች ጉዳያቸው እንዲፈጸምላቸው በተመሳሳይ ሰዓት በሚያመለክቱበት ጊዜ ነው። በዚህ ሰዓት የተለያዩ ስራዎችን በአንድ ጊዜ ላስተናግድ እችላለሁ። ምንም እንኳን ስራው ጫና ቢኖረውም እንኳን ሰዎችን ማስደሰት ለኔም ደስታ ስለሚፈጥርልኝ በተቻለ መጠን ደስተኛ ሆኜና ስራዬን ተረጋግቼ በጥንቃቄ ለማከናወን እሞክራለሁ። አንዳንድ ጊዜ ስህተቶች ይፈጠራሉ። ይህም የሚሆነው ከስራ መብዛትና ጫናዎች አንፃር ስለሆነ ሰዎች ይረዱኛል። በተቻለ ነገር ግን ጥንቃቄ አይደርጋለሁ።

የአንደኛ ደረጃ ተማሪ ያለሁ የእጅ ስራ ወይም ደግሞ እደ ጥበብ የሚባል ትምህርት ነበረን ታዲያ ይህን ትምህርት የምታስተምረን ሴት መምህርት ስትሆን ከሌሎች መምህሮች በተለየ አስታውሳታለሁ። እኔ የዕደ ጥበብ ወይም ደግሞ የእጅ ስራ ትምህርትን ከሌሎች የትምህርት አይነቶች አብልጬ እወደው ስለነበረ እሷ በምታስተምረኝ ሰዓት በጣም እወደውና እዝናናበት ነበረ። ታዲያ በዚህ ትምህርት ብዙ ነገሮችን ስላተረፍኩኝ አሁን ካደግኩ በኋላ የዛን ጊዜ የተማርኳቸውን ነገሮች እተገብራለሁ። በዚህም ደግሞ በራሴ መስራት በመቻሌ ደስተኛ እንድሆን አድርጎኛል።

ስራዬን እወደዋለሁ እንደ አጋጣሚ ወይም እንደ እድል ሆኖ የምሰራው ስራ ቀጥታ ከተማርኩት ትምህርት ጋር የተገናኘ ነው። ብዙ ጊዜ ሰዎች ኮሌጅ ላይ የተማሩትን ትምህርት ወደ ስራ አለም በሚገቡበት ጊዜ አንተገብረውም ብለው ስለሚያስቡ ያን ያህል በስራቸው ደስተኛ አይሆኑም። እኔ ግን ኮሌጅ ላይ የተማርኩትን ትምህርት ቀጥታ ወደ ስራ አለም አምጥቼ እንድተገብረው እድሉን ያገኘሁበት የስራ ቦታ ስለገባሁ በጣም ደስተኛ ነኝ። ከዚህ ቀደምም ጀማሪ ሰራተኛ ሆኜ ስሰራ የነበረው ተመሳሳይ ስራ ስለሆነ ስራዬን በጣም እወደዋለሁ

ቤት ውስጥ ከልጆች ጋር በምጫወትበት ሰዓት ወይም ደግሞ ፊልም በምመለከት ሰዓት ምንጣፍ ላይ እቀመጣለሁ። ታዲያ ይህ ደግሞ ደስ የሚለው በተለይ ልጆች በሚላፉበትና መጫወቻ እቃዎቻቸውን አምጥተው ዘርግፈው ለመጫወት ምቹ ስለሚያደርግ ምንጣፍ ላይ እንቀመጣለን ከሌሎች የቤተሰብ አባላቶች ጋርም ፊልም በምናይበት ጊዜ ወይም ደግሞ ሰፋ ያለ ትሪ ላይ ምግቦችን ስንመገብ ምንጣፍ ላይ እንቀመጣለን

ማታ ከስራ በኋላ ቀደም ብዬ ከወጣሁ አንዳንድ የልጅነት ጓደኞቼን አግኝቼ ለተወሰነች ሰዓት የእግር ጉዞ አደርጋለሁ አልፎ አልፎ ደግሞ ካፍቴሪያዎች ውስጥ ቁጭ ብለን ሻይ ጠጥተን እንወያያለን። ከዛ ውጪ ግን ቀጥታ ትራንስፖርት ተጠቅሜ ወይም ደግሞ በሰርቪስ ወደ ቤቴ እሄዳለሁ። ቤት እንደገባው ለስራ የለበስኩትን ልብስ ቀይሬ እግሬንና እጄን በውሃ ከታጠብኩኝ በኋላ መክሰስ አዘጋጃለሁ ይህም ደግሞ ለልጆችና ለሌሎች የቤተሰብ አባላት አቀርባለሁ። መክሰስ ከበላን በኋላ የተወሰነ ሰዓት እቀመጥና ቤት ውስጥ ስራ ያልተሰሩ ወይም ደግሞ እኔን የሚጠብቁ ስራዎች ካሉ እነሱን አከናውናለሁ። እራትና የነገ ምግቦችንም ቀደም ብዬ አዘጋጃለሁ

የስራ ቦታዬ ከቤቴ ሃያ ኪሎ ሜትር ያህል ይርቃል። ታዲያ የምኖርበት ቦታና የስራ ቦታዬ ይህን ያህል ቢራራቅም እንኳን እኔ የህዝብ ትራንስፖርት ወይም ደግሞ አውቶብስ እጠቀማለሁ። ታዲያ ይህ ደግሞ የሚጠቅመኝ ረጅም መንገዶችን በቀላሉ ያለውጣ ውረድ ሌላ ትራንስፖርት ሳያስፈልገኝ ቀጥታ እንድደርስ ያስችለኛል። በዚህም ደግሞ ሰአቴን ጠብቄ እንድገባና እንድወጣ ያግዘኛል። ጠዋት ላይ አንዳንድ ጊዜ ታክሲዎችን የምጠቀም ስሆን። ከዛ በኋላ ግን የምጠቀመው ረጅም ጉዞ የሚያደርጉ የህዝብ ባሶችን ነው።

የስልክ ካሜራ እጠቀማለሁ። ይህንን የማደርገው ደግሞ ማንኛውንም ነገር ፎቶ ለማንሳትና ለማስታወሻነት ለመያዝ እንዲሁም ደግሞ ሰዎች አንድን ነገር ፎቶ አንስቼ እንልክላቸው በአስቸኳይ ሲጠይቁኝ የስልኬን ካሜራ ተጠቅሜ ፎቶ አንስቼ እልክላችኋለሁ በድሮ ጊዜ ላይ ካሜራዎችን በቦርሳችን ይዘን ሄደን የተለያዩ ሁነቶችንም ሆነ ማስታወሻዎችን እናነሳ ነበር። ያሁን ጊዜ ዘመናዊ ስልኮች ግን ካሜራ ስለተገጠመላቸው በቀላሉ ደማቅና ጥርት ያለ ፎቶ ለማንሳት ያስችለናል። በዚህም ደግሞ ማንኛውም ሰው ፎቶ ቤት ሳይሄድ ፎቶውን ማንሳት እንዲችል ያደርገዋል።

በመስመር ላይ ሙዚቃ እሰማለሁ ብዙ ጊዜ በመስመር ላይ ሙዚቃ የምሰማው የስራ ቦታዬ በምሆንበት ሰዓት ነው። በተለይ ደግሞ የሚያጨናንቅ ወይም ደግሞ አይምሮዬን የሚወጥር ስራ በሚኖርበት ሰዓት የምወደውን የሙዚቃ አይነት ከመስመር ላይ ፈልጌ እከፍትና እሱን አዳምጣለሁ። በዚህም ደግሞ መንፈሴ ስለሚረጋጋ ስራዬን በጥሞናና በጥራት እንድሰራ ያስችለኛል። በዋነኛነት ከመስመር ላይ ሙዚቃ የማዳምጠው ዩቲዩብ ላይ ነው። ዩቲዩብ ላይ የተለያዩ የምስልና የድምጽ ሙዚቃዎች ስለሚገኙ የምወደውን ዘፋኝ ወይም አርቲስት ከዛ ውስጥ መርጬ አዳምጣለሁ።

የስራ ቦታዬ ላይ ኢንተርኔት አለ ይህ ኢንተርኔትም ከምጠቀመው ኮምፒውተር ጋር የተገናኘ ነው። የተለያዩ ነገሮችን በበይነ መረብ ላይ ለመፈለግና እንዲሁም ደግሞ ትምህርቶችን ለመከታተል ያግዘኛል። ከዚህ በተጨማሪ ደግሞ ስራን የምንሰራው ከሲስተም ጋር የተገናኘ ስለሆነ በቀላሉ ከኢንተርኔት ጋር አገናኝተን ስራውን ለማቀላጠፍ ይረዳናል። በእረፍት ሰአታችንም ቢሆን የተለያዩ ነገሮችን ተጠቅመን ለመዝናናት ያግዘናል። ለምሳሌ ሙዚቃ ማዳመጥ ብፈልግ በመስመር ላይ ሙዚቃ ለማዳመጥና የተለያዩ ነገሮችን ለመመልከት ይረዳል።

እኔ የምጠቀመው ሳሙና ቆዳዬ ወይም ደግሞ ፊቴ ደረቃማ ስለሆነ ብዙ ጊዜ ኦይል ያላቸው ወይም ደግሞ ቅባታማ ሳሙናዎችን ነው። ከዚህ በተጨማሪ ደግሞ ለገላዬ ወይም ለፀጉሬ ማንኛውንም ሳሙና እጠቀማለሁ። ከዛ ውጪ ግን ለፊቴ የምጠቀመው ቅባታማ ሳሙናዎችን ነው። ለልብስ ደግሞ የምትጠቀመው ለልብስ ተብለው የተዘጋጁ ሳሙናዎችን ሲሆን እነዚህም ደግሞ ደረቅና ፈሳሽ ሳሙና እንዲሁም ደግሞ የዱቄት ሳሙናን ያጠቃልላል።

ብዙ ጊዜ ስራዬ ላይ ጥንቃቄ ስለማደርግ ጥራት ያለው ስራ ማቅረብ እችላለሁ። አንድ ስራ ከተሰጠኝ ረዘም ያለ ሰዓት ወስጄ ጥራት ያለውና ውጤታማ የሆነ ስራን ሰርቼ ማቅረብ እችላለሁ። በዚህም ደግሞ ስራውን የሰጠኝ አለቃዬም ሆነ ሌሎች ሰዎች በስራዬ ደስተኛ ይሆናሉ። እኔ በችኮላ ስራ ማበላሸት አልወድም። ምክንያቱም አለቃዬ ያንን ስራ በሚመለከትበት ሰዓት ደስተኛ ስለማይሆን። በተቻለ መጠን ጊዜ ወስጄ ስራዬን በጥንቃቄና ጥራት ያለው አድርጌ ለማቅረብ ነው የምሰራው። በዚህም ደስተኛ ነኝ።

ደሞዜን የማገኘው በወሩ መጨረሻ ነው። አሁን የምሰራበት መስሪያ ቤት ውስጥ ደሞዝ የሚታሰበው ወር ከመሙላቱ ከሁለት ቀን ወይም ሶስት ቀን በፊት ነው። ያም ማለት ደግሞ የወሩ መጨረሻ ቀን ሰላሳ ከሆነ በሃያ ሰባት ወይም ደግሞ በሃያ ስምንት ደሞዜን አገኛለሁ። ይህ በየወሩ የሚከፈለን ቀን ሲሆን አንዳንድ ጊዜ ቅዳሜና እሁድ በሚውሉ ቀን ሰዓት ቀኑ ወደፊት ተስቦ አርብ ወይም ሀሙስ ላይ ማለትም በሃያ አምስት ወይም በሃያ ስድስት የሚከፈለኝ ጊዜ አለ። ይህ ደግሞ ሰንበት ላይ ቅዳሜና እሁድ ስራ ስለማይሰራና መስሪያ ቤቱ ዝግ ስለሚሆን ነው።

የይለፍ ቃሌን እጠብቃለሁ እኔ በመጀመሪያ የይለፍ ቃል በምሰጥበት ሰዓት ጠንከር ያለና ማንኛውም ሰው በግምት ሊያገኘው እንዳይችል አድርጌ ነው። ይህ ደግሞ ከተለያዩ ጥቃቶች ራሴን እንድጠብቅ ያደርገኛል። አንዳንድ ጊዜ ግን የይለፍ ቃላቶች ይበዙና የምረሳበት ጊዜ አለ። ግን ከኢሜል ጋር ስለማያይዘው ቢጠፋብኝ እንኳን ረሳሁት ብዬ እንደገና ስለማስታወስ አልቸገርም። ምክንያቱም ኢሜሌ ላይ በሚላክልኝ መስመር መሰረት እሱን ተከትዬ የጠፋብኝን የይለፍ ቃል ማስተካከል እንድችል ይረዳኛል ማለት ነው።

ሽቶ አልፎ አልፎ እጠቀማለሁ። ታዲያ ይህንን የማደርገው ለየት ያለ ቦታ ሰርግ ወይም ፕሮግራም ካለኝና ወደዛ መሄድ የሚጠበቅብኝ ሲሆን ነው። ከዛ ውጪ ግን በየእለቱ ሽቶ አልጠቀምም። ምክንያቱም ሽታው የሚረብሽና ራስ ምታት የሚያስከትል ከሆነ ይረብሸኛል

ስራዎቼን በተቻለ መጠን በቅደም ተከተል አስቀምጣለሁ። ምክንያቱም አንዳንድ ስራዎች ትኩረት የሚፈልጉና ቶሎ ውሳኔ እንዲሰጣቸው የሚጠይቁ ስለሆነ በቅደም ተከተል ማስቀመጤ የትኛው ስራ ቀድሞ መሰራት እንዳለበት እንዳውቅ ይረዳኛል። አንዱንም ስራ አጠናቅቄ ወደ ሌላ ስራ እንድሻገርም ያግዘኛል። ምክንያቱም ስራ ከተረሳ ድጋሚ ስለማይሰራ ከደንበኞች ጋር መቀያየምን ሊያመጣ ይችላል።

እኔ ተወልጄ ያደኩበት የትውልድ ከተማዬ አዲስ አበባ ነው። የተወለድኩትም ያደኩትም እንዲሁም የተማርኩት አዲስ አበባ ነው። አዲስ አበባ የኢትዮጵያ ዋና ከተማ ስትሆን አየሯ ለኑሮ ምቹ እንዲሁም ደግሞ ብዙ ህዝብ የሚኖርባት ከተማ ናት። ሰው የበዛበት ምክንያት ደግሞ የስራ እድልን ፍለጋ ሰዎች ከሌላ አካባቢ ወደዚህ በመምጣት ስለሚኖሩባት ነው። ታዲያ ከተማዋ ብዙ ሰዎችንና የተለያዩ ባህልና ብሄር ብሄረሰብ ያላቸውን ህዝቦች አካታ የያዘች ከተማ ናት። ብዙ ነገር በከተማዋ ውስጥ ይገኛል

በአደባባይ ጮክ ብዬ ብዙ መናገር ባልችልም እንኳን አንዳንድ ስብሰባዎች ላይ ግን ራሴን ችዬ መናገር እችላለሁ ሰው የተሰበሰበበት ቦታ ላይ። እድል ገጥሞኝ የተለያዩ ንግግሮችን አድርጌያለሁ። ነገር ግን አደባባይ ላይ የመናገር እድሉ ስላልገጠመኝ ምናልባት እርግጠኛ ሆኜ መናገር አልችልም። አደባባይ ላይ የሚናገሩ ሰዎች ያላቸውን የራስ መተማመን ስመለከት በጣም አደንቃለሁ

እኔ የምወደው ከተማ ተወልጄ ያደኩበትን አዲስ አበባ ሲሆን ከአዲስ አበባ ውጪ እስከ ዛሬ እድል አግኝቼ ለመሄድና ለመጎብኘት አጋጣሚ የተገኘባቸው ከተሞች ውስጥ አንዷና በጣም የምወዳት ከተማ ሀዋሳ ከተማን ነው። ሀዋሳ ከአዲስ አበባ ሶስት መቶ አርባ ኪሎ ሜትር ላይ የምትገኝ ሲሆን እዛ ደግሞ ለተለያየ ጊዜ በስራ አጋጣሚ የመሄድ እድል ገጥሞኝ ነበረ ከተማዋ በባህር የተከበበች ስለሆነች በጣም ውብና ማራኪ ናት። ባህር ዳርቻ ላይ አሳ መብላት ይቻላል እንዲሁም ደግሞ በሞተር ሳይክል መንቀሳቀስ ይቻላል ፈ። ብዙ ህዝብ የለባትም ግን መንገዶቹ በጥንቃቄ የተሰሩና ንጽህናቸውን የጠበቁ ናቸው።

ከስራዬ ጋር የተገናኙ የተለያዩ መዝገቦችን አስቀምጣለሁ ለምሳሌ ወጪ ደብዳቤዎች ወይም ደግሞ ገቢ የሆኑ ደብዳቤዎችን ለይቼ በተለያየ መንገድ አስቀምጣለሁ። ከዚህ በተጨማሪ ደግሞ በየተለያየ ወቅት ላይ የሚቀርቡ ሪፖርቶችንና ግምገማዎችንም እንዲሁ መዝግቤ በኮምፒውተርና በወረቀት ላይ አስቀምጣለሁ። ይህ ደግሞ የሚጠቅመው ማንኛውም ሰው መረጃ ሲፈልግ በቀላሉ እንዲያገኝና የሚፈልገውን መረጃ ረጅም ሰዓት ሳይወስድበት አጣርቶ እንዲወስድ ማስቻሉ ነው። ይህን የለመድነው ደግሞ ከአለቆቻችን ነው

የምወደው ሬስቶራንት አዲስ አበባ ሬስቶራንት ይባላል። ወይም ደግሞ አዲስ አበባ የባህል ምግብ አዳራሽ ከዚህ ቀጥም ሁለት ጓደኞቼ የቀለበት ስነ ስርዓታቸውን ያከናወኑት እዚህ የባህል አዳራሽ ውስጥ ነው ታዲያ ይህ ሬስቶራንት ከሌላው ለየት የሚያደርገው ባህላዊ ምግቦችን ያቀርባል። በትእዛዝም ሆነ እዛው ላይ መጥቶ ላዘዘ ሰው ወዲያው ሰርተው ያቀርባሉ ግን የሰርግ ወይም የቀለበት ፕሮግራም በሚኖርበት ሰዓት አስቀድሞ በመንገር ወይም ደግሞ ትዕዛዞችን በማስጠበቅ ጥንቃቄ በተሞላበት መንገድ ምግቦችን ያዘጋጃሉ

የሙዚቃ መሳሪያ መጫወት አልችልም ከዚህ በፊት ከወንድሜ ጋር ሆኜ ክራር ለመማር ጀምረን ነበር። ታዲያ እኔ የስራ ባህሪዬ አልፎ አልፎ ከከተማ እንድወጣ እና ሁል ጊዜ ቤት መቆየት የማልችልበት ሁኔታ ስለነበረ ትምህርቱን በጥንቃቄ መከታተል አልቻልኩም። እሱ በደምብ ተምሮ ከዚያም አልፎ ባገኘው እድል ተጠቅሞ ሌሎች ተማሪዎችን በግል ያስተምር ነበረ። እኔ አሁን ላይ ምንም አይነት የሙዚቃ መሳሪያ መጫወት አልችልም። ወደፊት ግን ጊዜ ባገኝ እና በተለይ ደግሞ ባህላዊዎቹን መጫወት ብችል እና ብማር ደስ ይለኛል። ያም ደግሞ ባህሌን እንድጠብቅ እና በራሴ ባህል እንድደሰት ያደርገኛል።

እኔ የምወደው ምግብ ዶሮወጥ ይባላል ዶሮወጥ የኢትዮጵያ ባህላዊ ምግብ ነው። የሚሰራውም ከሽንኩርት ዘይት በርበሬ እንዲሁም ደግሞ የዶሮ ስጋና እንቁላልን ተጠቅመን ነው አሰራሩን በአጭሩ ስገልጸው። ሽንኩርት ከአንድ ኪሎ እስከ ሶስት ኪሎ በበቂ ሁኔታ ማለትም በምንጠቀመው የዶሮ ስጋ ብዛት አይነት መጥነን እንከትፋለን በደንብ አድርገን በውሃ ካበሰልነው በኋላ ውሃውን ሲጨርስ ዘይት ጨምረን እናቁላላለን። ይህን ካደረግን በኋላ ደግሞ በርበሬ በላዩ ላይ እንጨምርና ውሃ ትንሽ እያደረግን እናቁላላለን። እየበሰለ ሲመጣ ደግሞ የተፈጨ ነጭ ሽንኩርትና ዝንጅብል ጨምረን አብረን እናቁላለዋለን እዚህ ጋር ታዲያ የተነጠረ ቅቤም መጨመር እንችላለን። ቁሌቱ በደንብ ከበሰለ በኋላ አጥበን ያዘጋጀነውን የዶሮ ስጋ እየጨመቅን እንጨምርና በደንብ እናበስለዋለን። የተወሰነ ውሃ ጨምረን እንዲንተከተክ እንተወዋለን ለመብላት ዝግጁ በሚሆን ሰዓት ያዘጋጀነውን እንቁላል ሰንጠቅ እያደረግን ውስጡ ጨምረን ማዕዱን በትኩስ እንጀራ ወይም ደግሞ ተጋግሮ ባደረ እንጀራ እናቀርባለን። ከዶሮ ወጡ ጋር አንዳንድ ጊዜ አይብ አንድ ላይ እናቀርባለን።

በበጋ ወቅት የማደርገው በቤቴ ውስጥ በተለይ እረፍት ስሆን በጋ የሚወዱና በበጋ ወቅት ላይ የሚፈኩ አበቦችን ተክዬ እንከባከባለሁ። ይህንንም የማደርገው የቧንቧ ውሃን በመጠቀም ነው። ክረምት ላይ አበቦች የዝናብ ውሃን ስለሚጠቀሙ ከበጋው የተሻለ እድገት ይኖራቸዋል። በጋ ላይ ግን የፀሀይ ብርሃንን ሲያገኙ አበቦቹ ስለሚፈኩ ከክረምቱ ይልቅ ውብና ማራኪ ይሆናሉ። እኔም የሚፈኩ አበቦችን በመግዛት የተለያዩ ማዳበሪያዎችን በውስጣቸው በመጨመር እንዲፈኩና እንዲያምሩ እንከባከባቸዋለሁ። በጋ ላይ ሁሌም ይህን አደርጋለሁ

ሌሎችን መርዳት እወዳለሁ በተለይ ደግሞ እኔ አቅም በሚኖረኝ ሰዓት እና ሰዎች ከእኔ ያነሰ ጉልበት በሚኖራቸው ሰዓት። በምችለው አቅም ሁሉ መርዳትን ያስደስተኛል ለምሳሌ በትንሹ ሰዎች መንገድ ሲጠፋባቸው አቅጣጫ ማሳየት ደስ ይለኛል። ታዲያ እነዛ ሰዎችም ያመሰግኑኛል። ከዚህ ውጪ ደግሞ አንዳንድ ሰዎች በአቅም ማጣት ምክንያት ተቸግረው ሳይ በምችለው መንገድ እረዳቸዋለሁ። ታዲያ እርዳታዬ ከጸሎት ይጀምራል። እኔ የማልችለውና ሰዎቹ ግን የኔ ጸሎት የሚያስፈልጋቸው ከሆነ ጸሎት በማድረግ እርዳታዬን አቀርባለሁ

አሁን የማደርገው የጫማ ቁጥሬ ሰላሳ ሰባት ቁጥር ነው። ድሮ ላይ ሰላሳ አምስት እና ሰላሳ ስድስት ቁጥር ጫማ ነበር የማደርገው። ነገር ግን ከወለድኩ በኋላ ሰውነቴ ስለተቀያየረ ሰላሳ አምስት ቁጥር ወይም ሰላሳ ስድስት ቁጥር ጫማ አይበቃኝም። ስለዚህ አሁን ላይ ለእግሬ ምቾት እንዲሰጠኝ በማሰብ ሰላሳ ሰባት ወይም ደግሞ ሰላሳ ስምንት ቁጥር ጫማ ነው የማደርገው። ታዲያ ጫማዎቹ የቆዳ ወይም ደግሞ የሸራ ሲሆኑ የተለያየ ሞድ ስለሚኖራቸው ቁጥሩ ሊለያይ ይችላል። ግን እኔ ብዙ ጊዜ የማደርገው ሰላሳ ስድስት ቁጥር ስዌም ሰላሳ ሰባት ቁጥር ጫማ ነው

ግጭቶችን በተቻለ መጠን ለማስተካከል እሞክራለሁ። ይህንን ደግሞ የማደርገው በምችለው አቅም ሰዎች የተጋጩ ሰዎች እንዲነጋገሩና ግጭቱን በሰላማዊ መንገድ እንዲፈቱ በማድረግ ነው። ይህን ደግሞ የማደርግ የሁለቱንም ጉዳይ በማዳመጥና መፍትሄ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

ብዙ ጊዜ የማላውቀውንና አዲስ ነገር መማር ያስደስተኛል። ይህም ደግሞ ለምሳሌ በይነ መረብ ላይ የሚገኙና ከዚህ በፊት ያልተማርኳቸው ለስራዬ የሚረዱኝን ነገሮች መማር ያስደስተኛል። ለምሳሌ አርቲፊሻል ኢንተለጀንስ ጋር የተገናኙ ነገሮችን መማር ያስደስተኛል። ከዛ በተጨማሪ ደግሞ ከስራዬ ጋር የተገናኙና ስራዬን ሊያጎለብቱልኝ ወይም ሊያሳድጉልኝ የሚችሉ መተግበሪያዎችንም እንዲሁ አጠቃቀማቸውን ከበይነ መረብ ላይ በመፈለግ እሱንም መማር እወዳለሁ። አዲስ ነገር መማር አይምሮን ያጎለብታል ስራንም ያቀላጥፋል።

እኔ እሳት ለማንደድ የምጠቀመው የእንጨት ፍንጣቂዎችን ወይም ደግሞ ስንጣቂዎችን ነው። እንጨትን በቲናንሹ ቆርጬ ማንደድ የፈለኩት ከሰል ላይ አደርጋለሁ። እዛም ላይ የተወሰኑ ቅጠል ያም የደረቀ በመጠቀም እንዲነድ አደርገዋለሁ። ከሰሉም በዛ መሰረት ይያያዝልኛል። እንጨት ከሌለ ግን ሶፍት ላይ ትንሽ ዘይት አድርጌ በክብሪት ለኩሼ እንዲነድ አደርገዋለሁ። በዚህም እሳቱ በደንብ እንዲያያዝ እና ከሰሉም እንዲቀጣጠል ይረዳኛል። ታዲያ ጭሱ ቤቱን እንዳያፍን እንደዚህ አይነት ነገሮችን የምሰራው ደጅ ላይ ነው። ምክንያቱም ንፋስ ስለሚኖር በቀላሉ አየሩ እንዲዘዋወር ይረዳኛል። በዚህም ንጹህ አካባቢን መፍጠርና ሰዎችም በጭሱ ምክንያት እንዳይረበሹና ለየት ያለ ነገር እንዳያጋጥማቸው ያደርገኛል እኔም ብሆን ጭስ ራሴን ስለሚያሳምመኝ ጥንቃቄ አድርጌ ነው የማያይዘው። እሳቱን ለማንደድ እንጨት ስትጠቀም ጭስ ስለሚኖረው አፍንጫዬን እሸፍናለሁ።

ድሮ ልጅ እያለሁ ዝናብ ሲዘንብ ሙዚቃ ጮክ አድርጌ ከፍቼ አዳምጣለሁ። ይህንንም የማደርገው ከእህቶቼና ከወንድሞቼ ጋር ነው ይህን በምናደርግ ሰዓት የዝናቡ ድምጽ አይሰማም ስለዚህ እኛ ጮክ ብለን እንዘፍናለን እንደሰታለን አሁን ላይ ደግሞ በቆሎን ገዝቼ ከልጆች ጋር ተሰብስበን በቆሎን ጠብሰን እንበላለን። ዝናቡንም አናስታውሰውም አንዳንድ ጊዜ መጠነኛ ዝናብ ሲሆን ውሃ መውረጃ ላይ ወጥቼ በእግሬ ውሃውን እየረጨው እጫወታለሁ።

ትምህርት ቤት እያለሁ የምወደው ወይም ደግሞ ከሌሎች የትምህርት አይነቶች አስበልጬ ትኩረት እሰጠውና በፍቅር እማረው የነበረው የትምህርት አይነት አ አማርኛ ነው። አማርኛ የአፍ መፍቻ ቋንቋዬ ነው። ነገር ግን ትምህርት ቤት ውስጥ እንደ አንድ የትምህርት አይነት ይሰጥ ነበር። እኔ ከልጅነቴ ጀምሮ መጽሓፍና ጋዜጦችን አነብ ስለነበር የአማርኛ ትምህርት በጣም እወደውና ቀሎኝ እማር ነበረ። ታዲያ ከውጤቴ ሁሉ ከፍተኛ አመጣ የነበረውም ይህንን የትምህርት አይነት ነው። አስተማሪዎቼም በትምህርቴ ይወዱኝ ነበር አልፎ አልፎ መጣጥፍና ግጥም እጽፍ ነበረ። ክፍል ውስጥም የተለያዩ ንባቦችን እንዳነብ ያደርጉኛል አስተማሪዬም በዚህ ያበረታቱኛል። ከሌሎቹ ተማሪዎች በተሻለ አማርኛ ላይ ጥሩ ውጤት አመጣ ነበረ። ለምሳሌ በሌሎች ትምህርቶች ሁሉ አንደኛ የሚወጣና ጥሩ ውጤት ያለው ልጅ እንኳን የኔን ያህል አማርኛ ላይ ውጤት አያመጣም ነበረ። ይህ ደግሞ የጠቀመኝ መጽሐፍና ጋዜጦችን ማንበቤ ነው።

የምወደው ቁጥር አስራ ሰባትን ነው ምክንያቱም የተወለድኩት በአስራ ሰባት ነው። ለምን እንደሆነ አላቅም ለኔ ለየት ያለ ትርጉም ይሰጠኛል። አስራ ሰባት ሲባል ሁሌም የማስታውሰው የልደት ቀኔን ነው። እኔ የተወለድኩበት ቀን አስራ ሰባት እለቱ ደግሞ ቅዳሜ ነው። ከቀናት ደግሞ የምወደው ሀሙስን ነው ከሰኞ እስከ እሁድ ካሉት ቀናቶች ውስጥ ለሀሙስ ለየት ያለ ፍቅር አለኝ። ድሮ ተማሪ እያለው ለየት ያለ ፕሮግራም የምናዘጋጀው ሀሙስ ሀሙስ ነበረ። ስለዚህ ሀሙስ ሆኖ አስራ ሰባት ሲሆን በወሩ ላይ በጣም ደስ ይለኛል። ከጓደኞቼ ጋም ማስታወሻ እልካለሁ።

እኔ በጣም የምወደው እንስሳ ድመት ነው። ድመት ከልጅነቴ ጀምሮ እጅግ በጣም እወዳለሁ። ከልጆች አስበልጬ ድመትን እወድ ነበረ። አያቴ፥ ከድመት ጋር መንታ ትወልደሽ ምናልባት ድመቱን ጥለውታል ብለው ይቀልዱብኝ ነበር። እኔ ግን ድመቶችን ከምንም ነገር አስበልጬ እወዳችኋለሁ። ሲሞቱም ልክ እንደ ሰው አልቅሼ እቀብራቸዋለሁ። ሀዘኔም ረጅም ጊዜ ይወስድብኛል። በተለይ ደግሞ አስራ አምስት አመት አብራኝ የኖረች ድመት ስትሞት፥ ሀዘኑን ሊወጣልኝ አልቻለም። ሰዎች እንዳለቅስ አያደርጉኝም ነበር። እኔም ረጅም ጊዜ ተከፍቼና አዝኜ ነበረ። ታዲያ አንድ እለት ራቅ ወዳለ ቦታ ሄጄ ረጅም ሰዓት አለቀስኩኝ፥ በዛም ሀዘኑ በረደልኝ። አሁን ላይ የድሮውን ያህል ድመቶችን ቤቴ ውስጥ አላረባም። ግን ልክ እንደ ድሮ የድመት ፍቅር አለኝ። ድመቶችን መንከባከብና አብሬ መጫወት ያስደስተኛል።

የአንደኛ ደረጃ ተማሪ እያለው እጅ ስራ ወይም ደግሞ እደ ጥበብን እንደ አንድ የትምህርት አይነት እማር ነበረ። ታዲያ እኔም በዛ ሰዓት ላይ እጅ ስራን ተምሬያለሁ። በዚህም ደግሞ በሹራብ ክር ተጠቅሜ ሹራብ ካልሲ የአንገት ልብስና ሌሎች ጥቃቅን ነገሮችን እሰራለሁ። ከዚህ በተጨማሪ ደግሞ ወረቀትና ካርቶንን ቆራርጬ ማስገጫዎችን ለቤት ውስጥ አዘጋጃለሁ። ልጆችም ትምህርት ቤት በሚታዘዙ ሰዓት የተለያዩ ነገሮችን ሰርቼ አስረክባለሁ ይህንንም የተማርኩት የአንደኛ ደረጃ ተማሪ እያለሁ። እንዲሁም ደግሞ ከፍ ካልኩኝ በበይነ መረብ ትምህርቶችን በመከታተል ነው

ቤቴ ውስጥ ሶስት አይነት ቅርጫት አለኝ እነዚህም ደግሞ አንደኛው መኝታ ቤቴ ውስጥ የሚገኝ ሲሆን የቆሸሹና ለመታጠብ የተዘጋጁ ልብሶችን የማስቀምጥበት ነው። ሁለተኛው ደግሞ በምግብ ማብሰያ ክፍሌ ውስጥ የሚገኝ ሲሆን ምግብ በምሰራበት ጊዜ ተረፈ ምርቶችን እና ሌሎች ቆሻሻዎችን የምጥልበት ነው። ሌላው ደግሞ ለወረቀት የምትጠቀመው ነው

አሁን የምኖርበት መኖሪያ ቤት ውስጥ የትንኝ መረብ አልጠቀምም። ምክንያቱም እኔ የምኖርበት አካባቢ ላይ ምንም አይነት ትንኝ የለም። ለምሳሌ የወባ ትንኝም ሆነ ቢንቢ አካባቢዬ ላይ ስለሌለ የትንኝ መረብ አልጠቀምም። ነገር ግን ለስራ ጉዳይ ከአዲስ አበባ በምወጣበትና ወደ ተለያዩ አካባቢዎች በሚሄድ ሰዓት በተለይ ደግሞ የወባን ለመከላከል የትንኝ መረብ እጠቀማለሁ እነዚህ መረቦች ደግሞ በአስፈላጊ ኬሚካል የተነከሩ ስለሆኑ ትንኞች ዘልቀው እንዳይገቡና በሽታን እንዳያመጡ ይረዳሉ። በተለይ ደግሞ የወባ ትንኝ ጎጂና በሽታን አስተላላፊ ስለሆነች የትንኝ መረቡ መጠቀም ያስፈልጋል። አንዳንድ ቦታ ላይ አስቀድመን መኖር አለመኖሩን አረጋግጠን የሆቴል አልጋ እንጠቀማለን። ብዙ ቦታ ግን በተለይ ወባ በሚኖርበት አካባቢ ላይ መኝታ ቤቶቹ የትንኝ መረብ ይጠቀማሉ። ሰዎችም ወደዛ ሲገቡ በግዴታ እንዲጠቀሙ ይነገራቸዋል። ይህ ደግሞ ለሰው ለጤና ይጠቅማል።

በስራዬ ላይ የሚያጋጥመኝ ተግዳሮት በዋናነት የትራንስፖርት አለማግኘት ነው። ምክንያቱም ጠዋት ጠዋት ላይ ሰራተኛ ወደ ስራ የሚገባበት ሰዓት እንዲሁም ደግሞ ተማሪ ወደ ትምህርት ቤት የሚሄድበት ሰዓት ስለሆነ ትራንስፖርት አይገኝም። በዚህም ሰዓት መቆራረጥ ይመጣል። አርፍጄ ወደ ስራ እንድገባ ያደርገኛል። አንዳንድ ጊዜ ላይ ደግሞ ከስራ ሰዓት ቀደም ብዬ በምወጣ ሰዓትም እንዲሁ መንገድ ላይ መንገድ ስለሚዘጋጋ ትራንስፖርት ማግኘት አዳጋች ይሆናል። በዚህም ጊዜዬን መንገድ ላይ አባክናለሁ። ይህም ደግሞ በስራዬ ላይ ከሚያጋጥሙኝ ተግዳሮቶች መካከል አንዱ ነው። እኔ ግን በተቻለ መጠን ጊዜን ለመቆጠብ በሰርቪስ ወይም ደግሞ አስፈላጊ የስራ የሚረዱኝን ትራንስፖርቶችን እጠቀማለሁ። በዚህም ጊዜውን በአግባቡ እንድጠቀም ይረዳኛል። ሰዎችም ይተባበሩኛል። አለቃዬ ይህንን ችግር ስለሚረዳ ጫና አያደርግብኝም። በዚህም ደግሞ ደስተኛና አመስጋኝ ነኝ

ጭንቀት ሲሰማኝ የማደርገው ሙዚቃ አዳምጣለሁ ለስለስ ያሉና በተለይ ደግሞ ቆየት ያሉ ሙዚቃዎችን አዳምጣለሁ ይህንን ሳደርግ ጭንቀቱ ይቀንስልኛል። ከዚህ በተጨማሪ በእግር ወክ አደርጋለሁ። እራ ረጅም መንገዶችን በእግሬ በምጓዝበት ሰዓት ጭንቀቱ ከአእምሬ ውስጥ ይጠፋል። እንደዛም ሆኖ ከልክ በላይ ያስጨነቀኝ ነገር ሲኖር አካባቢዬ ላሉና በጣም ለምቀርባቸው የቤተሰቤ አካላት ጉዳዩን አማክራለሁ። መፍትሄ እንዲሰጡኝም አደርጋለሁ በዚህም እነሱ በሰጡኝ መፍትሄ መሰረት ችግሩን ለመፍታት ጥረት አደርጋለሁ። በዛ መሰረት የማይፈታ ከሆነ ግን በራሴ መንገድ መፍትሄ ፈልጌ እንዴት መፍታት እንዳለብኝ አስባለሁ። ችግሩ በቀላሉ የሚፈታ ከሆነ ለሰዎች አላማክርም ራሴ መፍትሄ ፈልጌ እፈታዋለሁ። ይህም ካ እስካደረኩኝ በኋላም ያጋጠመኝን ነገር ለሰዎች አካፍላለሁ ከእኔ እንዲማሩ አደርጋለሁ

ማህበራዊ ሚዲያን በመጠኑ እጠቀማለሁ ይህንንም የማደርገው በተለይ ደግሞ ከበይነ መረብ ላይ ትምህርቶችን በምወስድ ሰዓት የሚጠቅመኝ መረጃ ካለና እነዛ ሰዎች ትምህርቱን ከየት እንዳገኙት ከጠቆሙኝ እዛ ውስጥ በመግባት ትምህርቱን ለመከታተል ነው። ከዛ ውጪ ግን የተለያዩ ዜናዎችን እና መረጃዎችን ለመከታተል እንዲሁም ደግሞ አካባቢያችን እንዲሁም አለማችን ያለችበትን ሁኔታ ለማወቅና ለመረዳት ማህበራዊ ሚዲያን እጠቀማለሁ

በቀን የተወሰነ ሰዓት ስልክ እጠቀማለሁ ቀን ቀን ስራ ላይ ስለመሆን ካልተደወለልኝ ወይም ደግሞ የምደውልለት ሰው ከሌለ በስተቀር ስልክ አልጠቀምም። ሌላ ጊዜ ግን እቤት በመሆን ሰዓትና ከእረፍት ሰዓቴ ላይ ቀንሼ ለአንድ ሰዓት ያህል ስልክ እጠቀማለሁ። እሱንም ከትምህርቴ ጋር የተገናኙና የተለያዩ ዜናዎችን የምመለከትበት ነው

አሁን የበጋ ወቅት ስለሆነ የምጠቀመው አንድ ብርድ ልብስ ብቻ ነው። ከላይ ሌላ አልጋ ልብስ እደርባለሁ። ነገር ግን ሙቀቱ በሚበረታ ሰዓት አልጋ ልብሱንም እቀንሰዋለሁ ምክንያቱም በምተኛበት ሰዓት ከፍተኛ ሙቀት ካለ እንቅልፌን ይረብሸዋል። ስለዚህ በተቻለኝ አቅም የተመጠነ ሙቀት ያለበት ሁኔታ ላይ ነው የምተኛው። ስለዚህ አንድ ብርድ ልብስ ብቻ እጠቀማለሁ። ሌሎች ሰዎች ግን ይበርደናል ብለው ሌሎች ሁለት ብርድ ልብሶችን ይጠቀማሉ። እኔ በአንድ ብርድ ልብስና ከበረደኝ አልጋ ልብስ ጨምሬ እተኛለው። ሙቀትና እንቅልፍ አንድ ላይ አብሮ አይሄድም።

አይስክሬም እወዳለሁ፥ ብዙ ጊዜ የመብላት እድል ባያጋጥመኝም እንኳን አይስክሬም እወዳለሁ። በተለይ ደግሞ የቫኔላ ፍሌቨሩን ከሌላው አስበልጬ እወዳለሁ ቸኮሌቱም ደስ ይለኛል፣ ጣፋጭ ግን ሳበዛ ጥርሴን ያሳምመኛል ቅዝቃዜውም እንደዛ። አንዳንድ ጊዜ ልጆች ጉሮሮአቸውን አይስክሬም ስለበሉ ሲታመሙ አያለሁ። እኔ እንደዛ አሞኝ አያውቅም ግን ቅዝቃዜው ጥርሴን ያሳምመኛል።

አሁን ያለሁበት የስራ ቦታ ለስምንት አመታት አገልግያለሁ ስራዬን ወድጄውና ደስ ብሎኝ ነው ምሰራው። የተቀጠርኩት ከስምንት አመት በፊት አዲስ ጀማሪ ሆኜ ነው። የነበሩኝ የስራ ባልደረቦችና አለቆች ጥሩ በመሆናቸው ብዙ ስራ እንድማር ረድቶኛል። ከዚህ በተጨማሪ ደግሞ እራሴን አበረታለሁ።

ወተት አልፎ አልፎ እጠጣለሁ ነገር ግን ከወተት ይልቅ ብዙ ጊዜ መጠጣት የምመርጠው እርጎ ነው ጣዕሙ ከወተቱ የተለየ ስለሆነ በጣም እወደዋለሁ። ወተትም ማታ ማታ እጠቀማለሁ ነገር ግን አሁን ላይ ወተት በምጠጣበት ሰዓት ጉሮሮዬን ይከረክረኛል ስለዚህ በተቻለ መጠን እርጎ አድርጌ ነው የምጠጣው። ወተት መጠጣት ካለብኝ እንኳን አቀዝቅዤና ስኳር ሳልጨምርበት ነው የምጠጣው።

እኔ ብዙ ጊዜ በውጪ መሆንን እመርጣለሁ ምክንያቱም ውጪ ያለው አየር በተለይ ነፋሻማ በሚሆንበት ሰዓት መንፈሴ ይታደሳል። ስለዚህ ቤት ውስጥ ከምቀመጥ ደጅ መሆንን እመርጣለሁ። አሁን አንዳንድ ጊዜ ቤት ውስጥ ረጅም ሰዓት ስራ የምሰራ ከሆነ መሃል ላይ አቋርጬ ደጅ እወጣለሁ። አየሩን ማየት ደስ ይለኛል። ዳመና ቢሆንም ደስ ይለኛል ፀሀይ ከወጣች ለትንሽ ደቂቃ እሞቃለሁ። ዝናብ በሚሆን ሰዓት ግን ቤት ውስጥ እቆያለሁ። ምክንያቱም ዝናቡ ያበሰብሰኛል። ነፋሻማ አየር ሲሆን ማታ ላይ ወጥቼ ደጅ እቀመጣለሁ። ፀሀይ ስትጠልቅም መመልከት ያስደስተኛል

ከስራ ባህሪ አንፃር ከደንበኞች ጋር እገናኛለሁ ከእነሱ ጋም ተገናኝቼ ምን እንደሚፈልጉ እጠይቃችኋለሁ እኔ ጋም ባለው በህግ ማዕቀፉ መሰረት። የሚያስፈልጋቸውን ነገር አሟልተው እንዲመጡ በማዘዝ እንዲሁም ደግሞ መሄድ ያለባቸውን አካሄድ በማመላከት ስራን አቀላጥፋለሁ። ደንበኞቼ ስለሰጠኋቸው አገልግሎት አስተያየት እንዲሰጡ የቅሬታ ወይም የአስተያየት መስጫ አቀርብላችኋለሁ። እዛ ላይ የተለያየ ነገር ያቀርባሉ። በስራዬ ወይም ባገኙት አገልግሎት ደስተኛ መሆናቸውንና መከፋታቸውን ይገልጻሉ። እኔም ከእሱ ተነስቼ ማስተካከለውን ማስተካከል ሲኖርብኝ። ባለኝ ነገር ደግሞ ደስተኛ ከሆኑ እንዳበረታታና እንድጨምር ይረዳኛል።

በቀጣዩ ቅዳሜና እሁድ የመጀመሪያው ላይ ገበያ እሄዳለ፦ ለቤቴ የሚያስፈልገኝን አትክልት እገዛለሁ እኔ አትክልቶችን የምገዛው በሳምንት አንድ ቀን፣ ነው እሱም ደግሞ ቅዳሜ ነው። አካባቢያችን ላይ አትክልት መሸጫ ገበያ አለ። የሚያስፈልገኝን ነገር በዝርዝር ጽፌ እሄዳለሁ። ሁሉንም በአንድ ጊዜ ገዝቼ በታክሲ ወደ ቤት እመጣለሁ ለሳምንት ይበቃኛ፤ እሁድ ዘመድ ጥየቃ እሄዳለሁ፣ ልጆቹንና ቤተሰቤን ይዤ ነው የሚሄደው ከዛ ውጪ ደግሞ እረፍት በማገኝ ሰዓት ከቤተሰቦቼ ጋር ቡና አፍልቼ እጠጣለሁ።

በስራ ጊዜ እረፍት አደርጋለሁ ይህም ደግሞ ስራ የምገባው ከጠዋቱ ሁለት ሰዓት ተኩል ሲሆን አራት ሰዓት ላይ የሻይ እረፍት አደርጋለሁ። በዚህ ሰዓትም ከቢሮዬ ወጥቼ ሻይ ወደሚሸጥበት ካፍቴሪያ እሄዳለሁ። ከዛም ሻይ ወይም ትኩስ ነገር እጠቀማለሁ። በተጨማሪም ምሳ ሰዓት ላይ እረፍት አደርጋለሁ። ምሳ ስበላ ትኩስ ነገር አብሬ አልጠቀምም። ነገር ግን ከበላው በኋላ አልፎ አልፎ ሻይ እጠጣለሁ። ከዛም ለትንሽ ደቂቃ ወንበሬ ላይ እንቅልፍ እተኛለሁ። ከአስር እስከ አስራ አምስት ደቂቃ እቆያለሁ። ማታም ወደ ቤቴ ስሄድ ትራንስፖርት ውስጥ አርፋለሁ

ጠዋት የተለያዩ ምግቦችን እበላለ፦ ለምሳሌ ዛሬ የበላሁት አጃ ነው ሌላ ጊዜ ደግሞ እንቁላል እና ፍርፍር እበላለሁ ፥ፍርፍሩን የማዘጋጀው አንዳንድ ጊዜ በስጋ ሲሆን አልፎ አልፎ ደግሞ ከእንቁላል ጋር አብሬ እሰራለሁ፤ ዳቦም እበላለሁ በተጨማሪ ደግሞ እርጎ እጠጣለሁ፣ ዘወትር ግን የምጠቀመው ሻይ ነው ሻይ ከቁርስ ጋር መጠጣት ያስደስተኛል። እርጎ የጠጣው ቀን ግን ሻይ አልጠጣም። ዳቦ በሻይና በእርጎም እጠቀማለ፤ ጨጨብሳ ቅንጬና ገንፎም ለቁርስ እበላለሁ።

ከልጅነቴ የምዘክረው ነገር ልደቴን ነው። ልደቴን ከጓደኞቼ ጋር በመሆን እዘክራለሁ የተወለድኩበትን ጓደኞቼ ስለሚያውቁ አስቀድመው እንኳን አደረሰሽ ይሉኛል። እኔም የተወሰነ ዝግጅት አዘጋጅቼ እጠራችኋለሁ። እነሱም በልደት ዝክሬ ላይ ይገኛሉ። የተለያዩ ስጦታዎችን ያመጡልኛል አሻንጉሊት ብስኩትና ቸኮሌት ይዘው ይመጣሉ። እኔም ያዘጋጀሁትን ኬክና የተለያዩ ጣፋጮችን እሰጣችኋለሁ። መዝሙሮችን አብረን እንዘምራለን እንኳን ተወለድሽ ብለው ያመጡትን ስጦታ ተራ በተራ ይሰጡኛል። እኔም ከፍቼ ለሰዎች አሳያለሁ። ደስተኛ ስንሆን እናጨበጭባለን ስንዘምርም ደስ ይለናል

አንዳንድ ጊዜ ነገሮቼን በስርዓት አስቀምጣለሁ ለምሳሌ ልብሶቼን በጥንቃቄ ለይቼ የትኛው ከየትኛው ጋር መለበስ አለበት ብዬ በጥንቃቄ አስቀምጣለሁ። ጓዳ ውስጥም የማበስልበትን እቃዎች ካጠብኳቸው በኋላ በአይነት በአይነት ለይቼ አስቀምጣለሁ። ሳህኖችን አንድ ላይ እደረድራለሁ። ብርጭቆ ራሱን የቻለ ማስቀመጫ ስላለው እንዳይሰበር እዛ ውስጥ አስቀምጣለሁ። ድስቶቼን ግድግዳ ላይ ባለው የድስቶች መስቂያ ላይ እሰቅላለሁ። ልብሶቼን የማስቀምጠው ቁም ሳጥን ውስጥ ነው። ካልሲና የውስጥ ልብሶችን ለይቼ መሳቢያ ውስጥ አስቀምጣለሁ። ኮቶችና ሸሚዞችን በመስቂያ አንጠለጥላለሁ። በሮችን ሁሌም ዝቅ አደርጋለሁ።

በቤቴ ልዩ የሆነ መቀመጫ አለኝ ለምሳሌ ፊልም በማይበት ሰዓት ወይም ደግሞ ቡና ወይም ሻይ በማፈላ ጊዜ የምቀመጥበት ቦታ አለ። ታዲያ እዚህ ቦታ የምቀመጠው እንግዳ ሲመጣ ነው የስኒ እቃዎቼን የጀበና እንዲሁም ደግሞ የስኳር ማስቀመጫዬን አወጣና ቡና ሳፈላ የምትጠቀምበትን ምንጣፍ ከዘረጋው በኋላ። እሱ ላይ እደረድራቸዋለሁ ከዛም ከሰል ማንደጃውን አምጥቼ ቡናዬን አጥቤ እሱ ላይ እቆላለሁ ይህንን የማደርገው አንድ ቦታ ቁጭ ብዬ ነው ከሶፋው መካከል ለሰዎችም ቡና ለማቀበልና የቡና ቁርስ ለማስያዝ ይመቸኛል። አንዳንድ ጊዜም ፊልም ስመለከት እዚያ ቦታ ላይ እቀመጣለሁ በመስኮትም ወደ ውጪ ማየት ያስችለኛል

ከሱቅ እቃ በምገዛበት ጊዜ እንዲሁም ደግሞ ሰዎች ብር ከእኔ በሚፈልጉ ሰዓት በስልኬ ገንዘብ እልካለሁ። ይህንን የማደርገው ደግሞ የተለያዩ የባንክ አማራጮችን በመጠቀም ነው። በአሁን ላይ ወደ ባንክ መሄድ ሳያስፈልግ ሰው ብር ሲጠይቅ ወይም ደግሞ ለገንዛ ነው እቃ ገንዘብ መክፈል ሲያስፈልግ ስልካችን ላይ ባለው መተግበሪያ ወይም ደግሞ አጭር የጽሁፍ መልእክት ተጠቅመን ገንዘብ ማስተላለፍ እንችላለን። እኔም ይሄንን እጠቀማለሁ። አንዳንድ ጊዜ ረጅም ታክሲዎችን፣ ራይድ የመሳሰሉትን ስጠቀም ገንዘብን በስልኬ አስተላልፌ ክፍያን እፈጽማለሁ። ከዚህ በተጨማሪ ደግሞ ቁጠባ ወይም ደግሞ የተለያዩ የአገልግሎት ክፍያዎችን እንደ ውሃ እና መብራት የመሳሰሉትን በስልኬ ገንዘብ አስተላልፌ እከፍላለሁ። ይህ መንገድ ስራዬንም፣ ድካሜንም አቅልሎልኛል። ከቤት ሆኜ ማንኛውንም ገንዘብ ነክ የሆኑ ክፍያዎችን ማከናወን እንድችል ረድቶኛል።

ምግቤን የምመገበው ብዙ ጊዜ በእጄ ነው። ምክንያቱም እኛ ኢትዮጵያውያን ምግባችንን የምንመገበው በእጃችን ነው። አንዳንድ ጊዜ ግን ከእንጀራና ወጥ የተለየ ምግብ በሚኖርበት ሰዓት። ለምሳሌ እንደ ፓስታ መኮሮኒ እና ሩዝ በሚሆን ሰዓት ሹካ እና ማንኪያ እንጠቀማለን። እነዚህንም ምግቦች አንዳንድ ጊዜ በእንጀራ ላይ ገልብጠን ስለምንበላቸው እጃችንን እኔ ብዙ ጊዜ ምርጫዬ በእጅ መጠቀም ነው። ግን ይህንን ለማድረግ የእጃችንን ንጽህና መጠበቅ ያስፈልገናል። ምግብ ከመብላታችን በፊት እጃችንን በውሃና በሳሙና በደንብ መታጠብ አለብን። ምክንያቱም በሽታ ሊያመጣብን ይችላል። እጃችን ከምግቡ ጋር በቀጥታ ስለሚገናኝ እና እጃችን ላይ ያለው ቆሻሻ ወደ ሆዳችን ስለሚገባ በኋላ ላይ ሊያመን ይችላል። ስለሆነም በደንብ አድርጎ በጥንቃቄ የወሰደውን ሰዓት ደቂቃም ቢሆን ወስዶ መታጠብ ያስፈልጋል። ህፃናት ልጆችን ይህንን እንዲያደርጉ ከልጅነታቸው ጀምሮ እናስተምራቸዋለን።

ገንፎ እበላለሁ በተለይ ደግሞ ቁርስ ላይ ገንፎ ከተዘጋጀ በደንብ አድርጌ እበላለሁ። ገንፎ መብላት እወዳለሁ። በእኛ ባህል ገንፎ በተለይ አንድ እናት ከወለደችና የመጀመሪያዎቹ ወራቶች ላይ ገንፎ ከበላች ወገቧ ይጠነክራል ስለዚህ ብዙ ጊዜ የወለደች ሴት ያለበት ቤት ገንፎ ይኖራል። ከዚህ በተጨማሪ ደግሞ ለቤተሰብም ቁርስ ላይ ገንፎ እንጠቀማለን። ከቅቤና ከማር ከእርጎ ጋር አንድ ላይ ለምግብነት ይውላል።

ፎቶዎቼን የማስቀምጠው በአልበም ውስጥ ነው። ድሮ ላይ ልጅ እያለን ፎቶ ቤት ሄደንም ሆነ ሰዎች ካሜራ አምጥተው የተነሳነውን ፎቶ የምናስቀምጠው። ዋሌት ውስጥ ወይም ደግሞ የፎቶ አልበም ውስጥ ነው። ትላልቅ አልበሞች ቤት ውስጥ አሉ። ብዙ ትዝታዎችን ያሳዩናል። ከልጅነት ጀምሮ እስከ አሁን እስካለንበት ድረስ የተለያዩ ፎቶዎች አሉ። የልደትና የተለያየ ፕሮግራም ስናደርግ የተነሳነው ፎቶዎችም አንድ ላይ ተያይዘዋል። አሁን ላይ ፎቶዎችን የማስቀምጠው ስልኬ ውስጥ ባለ ሜሞሪ ውስጥ ነው። እሱም እንዳይጠፋና በፈለኩት ሰዓት እንዳየው ይረዳኛል። ፎቶ አንዴ ከጠፋ ትዝታውም አብሮ ይጠፋል። በጥንቃቄ መቀመጥ አለበት። አልበም ውስጥ የሚቀመጥ ፎቶ በተለያየ ነገር ሊበላሽ ይቻላል። ግን በጥንቃቄ ውሃ እንዳይነካው ወይም በሌላ ነገር ተጭኖት እንዳይበላሽ ያስፈልጋል። ጥንቃቄ ከተደረገ ለረጅም ጊዜ ይቀመጣል። ፎቶ ማስታወሻ ብቻ ሳይሆን ኑሯችንንም የሚያሳይ ነው። የአንድ አመት ልደቴ የተነሳሁት ፎቶ ያለበት ሁኔታና አሁን ያለሁበት ልዩነቱን አጉልቶ ያሳያል

በተፈጥሮ ውስጥ መራመድ እወዳለሁ። አሁን የምኖርበት መኖሪያ አካባቢ። ራቅ ያለ ቦታ ላይ ዛፎች በብዛት በቅለው ይገኛሉ። ልጅ እያለን ከቤተሰቦቻችን ጋር ሆነን። ወደዛ ጫካ በመሄድ እንሯሯጥ ነበር ያ ደግሞ ተፈጥሮን እንድናደንቅና እንድንወድ ረድቶናል። እኔ ዛፎችን መትከልና መንከባከብ እወዳለሁ። አሁንም ጫካ ሳገኝ በእግሬ እንሸራሸራለሁ። በተፈጥሮ ውስጥ ስንራመድ ተፈጥሮን የማየትና የማድነቅ እድል ይሰጠኛል። እኔ ከተፈጥሮ የምወደው የፀሀይ መጥለቅን ነው። ፀሀይ ስትገባ ያለው ድባብ ጥሩ ስሜት ይሰጠኛል። አበቦችንና ዛፎችንም አጥብቄ እወዳለሁ። የጓሮ አትክልቶችንም ተክዬ እንከባከባለሁ። ሲያድጉ የሚሰጡኝ የተለየ የመንፈስ እርካታን ነው። በተፈጥሮ ውስጥ ስራመድ ራሴን እንዳዳምጥና መንፈሴን ይረዳኛል። ሰዎችንም በጥሩ ሁኔታ ለመግባባትና ተፈጥሮን እንድረዳ ያስረዳኛል። እኔ የተረዳሁትን ደግሞ ለሌሎች ለማስረዳት ቀላልና አስፈላጊ የሆኑ መንገዶችን ከመጽሐፍት ውስጥ አገኛለሁ። አተኩሬም አንብቤ እከታተላለሁ። ያገኘሁትን ትምህርትና እውቀትም ስራዬ ላይ እተገብራለሁ

የምመኘው የእረፍት ጊዜ የክረምት ወቅት ነው። ክረምት ላይ ዝናቡና ብርዱ ስለሚበረታ እረፍቴን አስቀምጬ ክረምት ላይ እወጣለሁ። በዚህ ሰዓት ላይ ልጆች ትምህርታቸውን ስለሚያጠናቅቁና በቤት ውስጥ ስለሚሆኑ የተለያዩ ጨዋታዎችን አብሬ በመጫወት አሳልፋለሁ። ልጆች ከወላጆች ጋር ሲሆኑ ደስታ ይሰማቸዋል። የጨዋታ ጊዜም ለብቻ መመደብ ያስፈልጋል። እንደየእድሜያቸው የተለያዩ ጨዋታዎችን አውጥተን በማዘጋጀት እናጫውታቸዋለን። በዚህም ደግሞ ለትዝታ ይረዳቸዋል። የእረፍት ጊዜን ከዚህ በተጨማሪ በንባብ እናሳልፋለን። በእድሜያቸው የሚመጥንና ትምህርት ያገኙበታል ያልናቸውን መጽሐፍቶች ገዝተን ለትምህርትና ለእውቀት እንዲረዳቸው እንዲያነቡ እንሰጣቸዋለን። ያልገባቸውን ነገርም እኛን ይጠይቃሉ። እኛም ለእኛ እድሜ የተዘጋጁ መጽሐፍትን ገዝተን አብረናቸው እናነባለን። በእረፍት ጊዜ ላይ የሚሰሩ ስራዎች መንፈስን ያድሳሉ። በተነቃቃ ስሜትና በአዲስ ሞራል ወደ ስራ እንድንገባ ያደርጋሉ

በድን ቋንቋ አምናለሁ አንድ ሰው በአፍ መፍቻ ቋንቋ ከሚናገር ይልቅ የተለያዩ ቋንቋዎችን ቢማርና በዛ ቋንቋ ደግሞ ከሰዎች ጋር ቢግባባ ብዬ አምናለሁ። ምክንያቱም ለስራም ሆነ ለኑሮ ወደ ተለያየ አካባቢ በምንሄድበት ጊዜ ቋንቋው የተለያየ ስለሚሆን መግባባት ያስቸግራል። ስለዚህ ማንኛውም ሰው ቋንቋን በተገኘው አጋጣሚና እድል ተጠቅሞ መማር አለበት። ወላጆችም የሚያውቁትን ቋንቋ ለልጆቻቸው ማስተላለፍ አለባቸው። እኔ ያደኩበት ቤተሰብ ውስጥ ቤተሰቦቼ ሁለት ቋንቋን ይናገራሉ። እኔ ግን የአፍ መፍቻ አማርኛ ብቻ ነው የምናገረው። አልፎ አልፎ ሌሎች ቋንቋዎችን አዳምጣለሁ። አሁን ላይ ትምህርት ቤት ውስጥ እነዚህ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ ይገኛሉ። በዚህም ልጆች ከአፍ መፍቻ ቋንቋ ተጨማሪ እንዲያገኙ እድል ይሰጣቸዋል።

እኔ የምወደው ፍራፍሬ አናናስን ነው። አናናስ ከሌሎች ፍራፍሬዎች በተለየ እወዳለሁ። ከዚህ በተጨማሪ ደግሞ ማንጎ እወዳለሁ። ማንጎ ጣፋጭና እንዲሁም ኮምጠጥ ያለ ቃና ያለው ሲሆን ሁለቱንም ከሌሎች ፍራፍሬዎች አብልጬ እወዳቸዋለሁ። ግን የመጀመሪያ ምርጫዬ አናናስ ነው። ወቅቱ በሚፈቅደው ጊዜ አናናስ ገበያ ላይ ሲመጣ ገዝቼ እጠቀማለሁ። ማንጎም እንደዛ ታዲያ የምጠቀመው የተከተፈውን በሹካ መብላት ነው እንጂ እንደ ሌላው ምግብ በጁስ መልክ መጠጣት አይሆንልኝም ምክንያቱም ጣዕሙ እኩል አይመጣልኝም። እኔ የምወደው እንዲሁ መብላት ነው። ጁስ በሚሰራ ጊዜ ግን ጣፋጩ ስለሚበዛብኝ ብዙ መጠጣት አልችልም። በዚህም ደግሞ እንደ ሙዝ፣ ፓፓዬ፣ ወይን፣ ፕሪም የመሳሰሉትን ፍራፍሬዎችም እንዲሁ እየገመጥኩኝ እበላለሁ። አልፎ አልፎ ግን የአቮካዶ ጁስ እጠቀማለሁ ከአንድ ብርጭቆ በላይ ግን መጠጣት አልችልም

በስራ ቦታዬ ላይ ለስራዬ የሚያግዙኝ የተለያዩ መሳሪያዎችን እጠቀማለሁ። ይህም ደግሞ ለምሳሌ ኮምፒውተር ላይ የተለያዩ መዝገቦችን የማደራጅበት ሰንጠረዥ የምሰራበት ሲሆን ከዚህ በተጨማሪ ደግሞ ወረቀትና ስክሪፕቶም እጠቀማለሁ። ማስታወሻዎችን ወረቀት ላይ በስክሪፕቶ ጽፌ አስቀምጣለሁ ወደ ኮምፒውተርም ገልብጬ ረጅም ጊዜ እንዲቆዩ አደርጋለሁ። ከዛ ውጪ ደግሞ ለመቀመጥና ስራዬን ለማከናወን ለዚህ ተብሎ የተዘጋጀ ወንበርና ጠረጴዛም እንዲሁ እጠቀማለሁ። ቢሮየ ውስጥ ሻይ ለማፍላትና ለመጠጣት የሚሆነኝ ብርጭቆ ማንኪያና ስኒ አለኝ። አልፎ አልፎ ሻይ አፈላለሁ እሱንም ከስራ ባልደረቦቼ ጋር አንድ ላይ በመሆን እንጠጣለን። ሻይ ስንጠጣ አብረን ለቁርስ የሚሆኑ ነገሮችን ይዘን መጥተን እንጠቀማለን። በዚህም ደግሞ እረፍት ሰአታችንን በጥሩ ሁኔታ እናሳልፋለን

አሁን በምሰራበት የስራ ቦታ ላይ አጠቃላይ ስብሰባ አልፎ አልፎ እናደርጋለን። ይህንን ደግሞ የምናደርገው የስራውን የሶስት ወር የስድስት ወር እንዲሁም ደግሞ የዘጠኝ ወር የስራ ክንውን ሪፖርት ሲቀርብ ነው። ከቅርብ አለቃዬ ጋር እንደ ስራው ሁኔታ በሳምንት እንዲሁም በአስራ አምስት ቀን ስብሰባ እናደርጋለን። በወር ውስጥም አንድ ወይም ሁለት ጊዜ ስብሰባ ላይ እንቀመጣለን። በዚህ ጊዜም የተሰሩ ስራዎችንና ያልተሰሩትን ለይተን እናወጣለን የተሰሩት በምን ያህል ሁኔታ እንደተሰሩና ያመጡትን ውጤቶች እንገመግማለን። ያልተሰራውን ደግሞ ለብቻ አውጥተን ለምን እንዳልተሰራና ወደፊት ምን እንደሚያስፈልግ አቅጣጫዎችን እናስቀምጣለን። በዚህም ደግሞ በምዘና ወቅት ጥሩ የሆነ አፈጻጸም ለማግኘትና በስራችንም ተግባራችንንም አይቶ አድናቆትንና ክብርን ለማግኘት ይረዳናል። ስራ ላይ መሰብሰብ ጥሩ ውጤት እንድናመጣ ያግዘናል።

ምግብን በእሳት ማብሰል አውቃለሁ ይህንንም የተማርኩት ከእናቴ ነው። እናቴ ምግብን አንዳንድ ጊዜ በእሳት ታበስላለች። ይህንንም የምታደርገው ኤሌክትሪክ በማይኖርበት ሰዓት ነው። እሳት ለማንደድ የምንጠቀመው ደግሞ ከሰልንና እንጨትን ነው። ይህን ስናደርግ አልፎ አልፎ ጭስ ይኖራል። ነገር ግን ሀይል ስለሚኖረው ምግቡ በጥሩ ሁኔታ ይበስላል። እኔም እሳት አቀጣጥዬ ምግብ ማብሰል እችላለሁ። በዚህም ደግሞ ምግቡ ጣፋጭ እንዲሆን ይረዳኛል።